ምንድነው እሱ ስነ ጥበብ ትወዳለህ ወይ? ይላል። አዎ! በደንብ ነው የምወደው። ስነ ጥበብ በጣም ያስደስተኛል እና የተወሰኑ ነገሮችንም እሞክራለሁኝ። አንዳንድ ነገሮችን ግን በተለየ መልኩ ከሌሎች ስራዎች አንፃር በደንብ ያስደስተኛልም እና እመሰጥበታለሁ አንዳንድ ጊዜ ያው ትንሽ ዘና ያደርገኛልም። ያው ስነ ጥበብ ስንል እንግዲህ የተለያዩ ነገሮች አሉ በዚህ ውስጥ። የተለያዩ እጅ ስራዎች ከዚሁ ከስነ ጥበብ ጋር ነው የሚካተቱት ምንም እንኳን ያው የጉልበት የሚፈጁ አይነት ነገር ቢሆኑም። ግን ያው በሀገራችን ውስጥ በስፋት እንደዚህ ያሉ ነገሮች አሉ። ግን ምንድነው ብዙ ትኩረት የማይሰጣቸው ነገሮች ናቸው። እነኚህ ነገሮች ግን አሁን ላይ ያው የተወሰነ የማንሰራራት አይነት ነገር አለ። ግን ያው በይበልጥ ደግሞ ከዛ አሁን ካለው በዘለለ ደግሞ ይበልጥ ቢሰራበት ብዬ በዚህ ዘርፍ ቢሰራበት ትኩረት ቢሰጥበትና ድጋፍ ተደርጎ ቢሰራበት በጣም ጥሩ ነገር ይኖራል ብዬ እገምታለሁኝ። እንደገና ያው ከሀገራችን አልፎ ለሌሎች ሀገራት ቢተዋወቅ ይሄ ነገር። እንደገና ደግሞ የሚሰሩ ሰዎች ቢበረታቱ፣ ድጋፍ ቢደረግላቸው ወይንም ደግሞ ማለት አንዳንድ ጊዜ ያው ከገቢ አንፃር ነገሮችን ሊቀዛቀዙ ይችላሉ። ነገሩ ከሌላው እንትን አዛር ወይንም ደግሞ ከጊዜው ጋር እኩል የሚሄድ የሆነ ገቢ የማያመጣ ከሆነ ሰዎች ያንን ነገር ከማለት ክህሎቱ ቢኖራቸው ራሱ ያንን ነገር ከመስራት ወደኋላ የመመለስ አይነት ነገር ይኖራል። እና ያ ነገር እንዳይሆን ያው ወደኋላ ሲመለሱ ያን ነገር ቢችሉትም አይሰሩትም ማለት ነው። ያ ማለት ደግሞ ያው የመታየት እድሉ ወይንም ደግሞ ሰዎች በዛ ነገር የመገልገላቸው እንትን እየጠበበ ይሄዳል። እና ያው በአብዛኛው ጊዜ ምንድነው እየተረሳ ይመጣል ማለት ነው። እንደዛ ባይሆን ጥሩ ነው ብዬ ገምታለሁኝ እንደኔ እንደኔ ግምት ነው። ምክንያቱም በዛ ላይ ማበረታቻና የተገቢውን የሆነ ዋጋ ቢያወጣ አሪፍ ነው ብዬ እገምታለሁኝ። አንደኛ ሀገራችንን ያስተዋውቅልናል። ሁለተኛ ነገር የነገር ያው ጥበብ ነው። ስነ ጥበብ ማለት ያው ጥበብ ነው። ባህልም ነው፣ እንደገና ደግሞ ያው ክህሎትም ነው፣ እና በዛ ውስጥ ብዙ ነገሮች ሰዎች የራሳቸውን እንትን የፈጠራ ክህሎታቸውን እያከሉበት፣ አዳዲስ ነገሮችን እየፈጠሩ፣ ያው የማህበራሰባችን ነፀብራቅ ነው ማለት ነው ይሄ ነገር ምክንያቱም አንድ ነገር የአንድ ማህበረሰብ ነፀብራቅ ምንድነው አንደኛው ስነ ጥበብ ነው። እና ስነ ጥበብ በጣም መደገፍ አለበት ብዬ አስባለሁ በተለያየ መልኩ አንዳይ ሀሳብን የመግለጽ፣ የአንድ ሰው ባህልን የማንፀባረቅ፣ እሴትን፣ ያኗኗር ዘይቤውን ከዛ ባለፈ ደግሞ ያ ሰውዬ አመጣጡን የሚያንፀባርቅበት ነገር ነው። በአጠቃላይ ይህ ማለት ያው የአንድ ማህበረሰብ ማንነት በአጭርና በግልጽ ሁኔታ ወይንም ደግሞ ደስ ሚል በሚል ሁኔታ የምንረዳበት አይነት ሂደት ነው ማለት ነው። እና ያው ስነ ጥበብ ከዚህ ጋር ተያይዞ ያው ከፍተኛ ቦታ ሊሰጠው የሚገባ ጉዳይ ነው ብዬ አውቃለሁ። ሁሉም ሰው የስነ ጥበብ ክህሎት ላይኖረው ይችላል። ግን ደግሞ ያላቸው ሰዎች አሉ። እነዛ ሰዎች እንዲበረታቱ ውስጣቸው ያለውን ነገር እንዲያወጡ ወይንም ደግሞ የበለጠ የፈጠራ ችሎታቸውን እንዲያዳብሩና እንደዛ እንዲሆን የምን የሚደረግ የሚደረግበት ሁኔታዎች ቢመቻቹ እድሎችን ቢመቻቹ። እንደ እና ደግሞ ለዘርፉ በቂ የሆነ ትኩረት ተሰጥቶት በቂ የሆነ ቫልዩ ማለት በቂ የሆነ ክፍያ ቢሰጠው ለዛ ነገር ሰዎች የበለጠ የመበረታታት አቅማቸው ከፍ እያለ ይሄዳል። እንደገና ያው ያድጋልም ያው ስነ ጥበብ ሲያድግ ማህበረሰብ ያድጋል። ምክንያቱም የማህበረሰብ ነፀብራቅ ነው አኗኗርን ይገልጻል፣ አመጋገብን ይገልጻል። ያው በስነ ጥበብ እንደዛ መግለጽ እያዋዙ መግለጽ ይቻላል ማለት ነው። እና ስነ ጥበብ በጣም እወዳለሁንም ያስደስተኛል።

እንግዲህ የምትወደው ቁጥር ስንት ነው ይላል? በተለየ መልኩ ለቁጥሮች እኔ የምወደው የምጠላው ምናምን የሚባል ቁጥር የለኝም። ግን ያው በዋናነት ምንድነው ለምሳሌ ቁጥሮች የሚወክሉት ነገሮች አላቸው። ለምሳሌ ቀናቶች አሉ ቀን በቁጥር ይወከላል። ኢትዮጵያ እንደ ያው የራሷ የሆነ የዘመን አቆጣጠር ያላት ሀገር ናት። እና ከዛ ጋር ተያይዞ ምንድነው? የራሷ የሆነ ካላንደር ወይንም መቁጠሪያ አላት። ሌላው ደግሞ ይህ ነገር የመጣው ከመጽሐፍ ቅዱስ የወጣ የአቆጣጠር ስርዓት ነው ማለት ነው። ያ ስርዓት ምንድነው? እሱ ለምሳሌ ከ አንድ ጀምሮ የተለያዩ ቀናቶቹ የተለያዩ ክብረ በዓላት የሚከበሩበት ቀናቶች አሉ። ከዛ ጋር ተያይዞ ለምሳሌ በሰባት ስላሴ ይከበራል። ይህ በኦርቶዶክስ እምነት ቤተክርስቲያን ውስጥ ነው ይህ ነገር የሚደረገው። እና ያ ቀን ደስ ይለኛል በተለየ መልኩ እነዚህ የቅዱሳን ሰማያታት ወይንም ደግሞ የመላእክት ቀን የሚከበሩበት ቀናቶች እወዳቸዋለሁ። ለምሳሌ ሰባት ላይ ሰባት ማለት ያው እንግዲህ የስላሴ ክብረ በዓል የሚታሰብበት ወይንም ደግሞ የሚከበርበት ቀን ነው። ሰባት ሌላው ደግሞ ወር በገባ ሰባት አስራ ሁለት አለ። አስራ ሁለት ደግሞ ያው እንግዲህ የመላኩ የቅዱስ ሚካኤል በዓል የሚከበርበት ስለሆነ አስራ ሁለት ደስ ይለኛል። ከዛ ጋር ተያይዞ አስራ ሁለት ቁጥርን እወዳለሁኝ። ከዛን ሌላ ደግሞ ስድስት ቁጥር እወዳለሁ። ያ ማለት ደግሞ አስራ ስድስት ያው የእመቤታችን የኪዳነ ምህረት በዓል የሚታሰብበት ወይም የሚከበርበት ነው። ሁል ጊዜ ወር በገባ በአስራ ስድስት ማለት ነው። እንግዲህ ከዛ ባለፈ ደግሞ የ በሃያ አንድ ያው የእመቤታችን በዓል ቀን ነው። እና ሃያአንድንም በዚህ አጋጣሚ ሃያአንድ ቁጥርን እወዳለሁኝ። እና ያው ከዛ በዘለለ ግን የተለየ አሁን ለምሳሌ ለቀናት የተለየ እንትን የለኝም። ማለት ለቁጥሮች የተለየ የምሰጠው ወይንም የተለየ እንደዚህ የምወደው የምጠላው ምናምን ነው የሚባል ቁጥር የለኝም። እንደ ቁጥር እኔ ሰዎችም እንደዛ ይወዳሉ ይጠላሉ ብዬ አላስብም። እኔ እንጃ ግን ያው አንዳንድ ሰው ደግሞ በተለየ መንገድ ቁጥሮችን ያው የራሱ ምክንያት ይኖረዋል። ሰዎች አንድ ቀጥርን የሚወደው ወይንም ደግሞ የሚጠላው ምክንያታዊ ሆኖ ሊሆን ይችላል ብዬ እገምታለሁ። እኔ በራሴ እምነት እንጂ ያው ከቁጥሩ ምንም እኔ ቁጥር እንደዚህ እንትን ይላል ምናምን ብዬ አላስብም። ግን አንዳንድ ሰው ለምሳሌ የተወለዱበት ቀን ቁጥርን ያንን ቀን ወይም ያንን ቀን የሚወክለውን ለምሳሌ የሚወደው ሰው የተወለደበት ቀን ያንን ቁጥር ሊወደው ይችላል። አንዳንድ ጊዜ ለምሳሌ የእናቱ የተወለደችበት ወይንም ደግሞ እህቱ እንደዚህ ቤተሰቡ አለ አይደለም አባት እናት እህት ወንድም ምናምን እንደዛ የተወለዱበት ቀን ቁጥሩን ማለት ነው ያንን ቁጥር ሊወዱ ይችላሉ። ይህ ማለት ያው በአጠቃላይ ሰው ከሆነ ነገር ጋር አያይዞ ያንን ቁጥር ሊወደው ይችላል ያ ቁጥር የሚወክለው ነገር ካለ ማለት ነው። ከዛ ጋር ተያይዞ እንደዛ ሊወደው ይችላል። እና አንዳንዴ አሁን ለምሳሌ ሰው የተመረቀበትን ቀን ቁጥር ይወዳል። እና አይረሳም ያን ቀን አንዳንድ ሰው ደግሞ ከአደጋ የተረፈበትን የዛን ቀን ቁጥር ሊወደው ይችላል። አንዳንድ ሰው ደግሞ ያው ሰርግ የተደረገበትን ወይም ያገባበትን ቀን ወይም ደግሞ ያንን ቁጥር ሊወደው ይችላል። በቻ ከዚህ ጋር ተያይዞ እንግዲህ የሚወዱትም የሚጠሉትም ቁጥር ሊኖር ይችላል። ከነገሮች ጋር አያይዞ ማለት ነው። እና ያው ያነው ያለኝ አመለካከት እዚህ ላይ እና እኔም ከዛ አንፃር ነው እነዛን ቁጥሮች የጠራሁት

ያው በደንብ ነው የምወደው ያው ፀሀይ እንግዲህ ስትወጣ የተለየ እይታ አላት ወይንም ደግሞ የራሷ የሆነ የተለየ ቀለም አላት። እ ከዛ አንፃር ያንን ቀለም ወይንም ደግሞ ያንን እይታ ማየት በጣም ያስደስተኛል። እ ያው እንደ ነፀብራቋ በጣም ደስ ይላል። እ እንደገና ይሄ ልክ አድማሱን ሰንጥቃ በምትወጣበት ሰዓት ወይንም ደግሞ ይሄ ጉሙና አሸንፋ ስትወጣ በጣም የሚያምር የሆነ እ ከለር ድምቀት አላት። እ እና የሆነ ሰዓት ላይ እንደውም በጣም ጠዋት ነውና ወደ ገጠረ አካባቢ ወጥቼ እ እዛ ቦታ ላይ እንደዚህ ጋራ ነበረና ጋራ ላይ ቆሜ እ ሰዓቱ በጣም ጠዋት ነበረ። ልክ ፀሀይ የምትወጣበት ሰዓት ነበረ እና እ ፀሀይዋ ልክ ከእንትኑ ልክ እንደዚህ ልትወጣ እንትን እያለች እያለ ማለት ነው። እና በጣም የሚያምር እይታ እ እና የሚያምር ከለር ነበራት። እና ያንን እይታ በጣም ስለወደድኩትና እንደገና ደግሞ ጋራም ላይ ስለሆንኩኝ ተራራ ላይ ስለሆንኩኝ እዛ ተራራ ላይ ቆሜ ፎቶ እ ለማንሳት ሞከርኩኝ እና ያነሳሁት ፎቶ ያው በጣም የሚያምር ነበረ። ደስ ይላል ያው ስልኬ ላይ ለረጅም ጊዜያት ነበረ። ያ ምስል እና ያ ፎቶ ያው አንዳንድ ጊዜ አየዋለሁ። ምንድነው እሱ ከዚህ ከፀሀይ መውጣት ጋር ተያይዞ የተደያየ እንግዲህ የተፈጥሮአዊ ነገሮችን ማየት በጣም ያስደስተኛል። እና በጣም ዘና ያደርገኛልም። እ ለዛም ይመስለኛል ያው እ ከ ከ እንደዚህ ከተፈጥሮ ጋር በተያያዘ ነገር ለምሳሌ አሁን ፀሀይ ስትወጣ ማየት እንደሚያስደስተኝ ሁሉ ስትጠልቅም በጣም ደስ ይለኛል። የሆነ ስሜት የሆነ ስትጠልቅ ደግሞ የሆነ ስሜት ነው የሚፈጥረው። እ እኔ እንዴት ብቻ ስትወጣ የሆነ የተስፋ እ የብርሃን እ እንደዛ አይነት ስሜት ነው የሚሰማኝ። ስትወጣ ማየት ስትጠልቅ ማየት ደግሞ የሆነ ነገር ማለት ያባባል እና ደስ ይላል። አንዳንዴ ተፈጥሮ በጣም ያው ግሩም ነው። ፈጣሪ ነገሮችን ሲፈጥር አንድም አንዳች ነገር ያው ስህተት የለበትም ደስ በሚል ሁኔታ እና አንዳ ያው የፈጣሪ ምንም ስራ የምናይበት ነገር ነው። እ እና ደስ ይላል። ያው ይሄ ነገር ያው ከህዋ ሳይንስ ምርምር ጋር በተያያዘ የራሱ የሆነ የሳይንሱ ጥናት ይኖራል። እ ከዛ ባለፈ ግን ያው እ ሁሉንም ነገር ያው የእግዚአብሔር እ ፍጥረት ወይንም ደግሞ እግዚአብሔር ፈጣሪ እንደሰራው ስለሰራው እና እ ከዛ አንፃር ደግሞ በጣም በቃ የሚያስደስት እንደገና ደግሞ በጣም ምንደነቅበት ነገር ነው። ይህ ነገር እና ያው ከዚህ ጋር ተያይዞ እንደውም ፀሀይ ልክ ጠዋት ላይ ወይንም ደግሞ በመውጪዋ ሰዓት ላይ ያለችዋ ፀሀይ ከጤና አንፃር ትፈልጋለች ማለት ለጤና በጣም ጠቃሚ ነው። ይባላል ሳይንሱ ምን ብሎ እንደሚያረጋግጥ አላውቅም። ግን ያው ሳይንስ ይሄን ነገር ይደግፈዋል ይመስለኛልም። ያው በባህላዊ መንገድ እኛ ልጆቻችንን ልጆች ሲወለዱ ህፃናት ፀሀይ የምናሞቅበት አይነት ነገር አለ ይቺ ጠዋት ላይ የወጣች ጨረሯን ማለት ነው። ያን ፀሀይ ልጆችን እያገላበጥን ጀርባቸውን ሆዳቸው ምናምን ብቻ እናሞቃለን እግራቸውን ያ ለምንድነው የሚያገለግለው አጥንት እንዲጠነክር ስለሚያደርግ ነው። ይሄ ከአጥንት ጥንካሬ ጋር በተያያዘ ወደፊት እድሜያችን ከፍ ባለ ቁጥር የአጥንት ያለመጠንከር ችግር እንዳጋጥመን ብለው እናቶች እንደዛ ያደርጋሉ እ እና ልጆቻቸውን ያሞቃሉ ፀሀይ ማለት ነው። ስለዚህ ከእይታ በዘለለ የራሷ የሆነ የጤና ጥቅምም አላት። እንደዛ ስለሆነ ብቻ ያስደስተኛል አሁን የጧት ፀሀይ መመልከት

ምንድነው እሱ ጥያቄው ዳቦ ማብሰል ትችላለህ ወይ? ነው የሚለው አዎ! በደንብ ነው የምችለው ዳቦዎችን አበስላለሁ ያው ዳቦ በተለምዶ መጋገር ይባላል። መጋገር እችላለሁ የራሱ የሆነ የመጋገር ወይንም ደግሞ የማብሰል ሂደት አለው። ያው የመጨረሻ ዱቄቱ ከተዘጋጀ በኋላ የተለያየ ያው ዳቦ በዋናነት ከስንዴ ነው የሚዘጋጀው። እንትን ከገብስም ይዘጋጃል። ለጤና ጥሩ ነው ይባላል በተለይ ለስኳር ህመምተኞች የገብስ ዳቦ ይመከራል። የስኳር መጠኑ ዝቅተኛ ስለሚሆን ማለት ነው በውስጡ ያለው ካርቦሃይድሬ ዝቅተኛ ስለሚሆን ግን ያው በብዛትና በሰፊው የምናዘጋጀው ምንድነው የስንዴ ዳቦን ነው። ያው ስንዴው በስነ ስርዓት ከተዘጋጀ በኋላ ይፈጫል፣ ከዛም በኋላ ምንድነው የሚደረገው ዱቄቱ ይቦካል፣ ዱቄቱ ሲቦካ የተለያዩ እርሾዎች እንዲቦካ ሚያደርጉ ጣዕም እንዲኖር ወይንም ደግሞ ጣፋጭነትን እንዲያገኝ የሚጨመሩ እርሾዎች አሉ። እንደገና ደግሞ ቃናው እንዲያምር ደግሞ ቅመም ይደረግበታል። ጥቁር አዝሙድ ሊሆን ይችላል። አንዳንድ ጊዜ ያው ተልባ እንትን እንደዛ ይደረግበታል እና ከዛ ጋር እሱ ከተደረገ በኋላ እንትን ሊጡ ሲቦካ ዳቦ መጋገሪያ አለ። ያው ባህላዊ ዳቦ የመጋገሪያ ሂደትም አለ። እንደገና ደግሞ በኤሌክትሪካልም አለ። ሁለቱንም ተጠቅሜበት አውቃለሁኝ እጠቀምበታለሁኝ ባህላዊ ዳቦ የመጋገር ሂደት ምንድነው የሚደረገው በሸክላ የተሰረመ ምጣድ አለ ያ ምጣድ የዳቦ መጋገሪያ ምጣድ ገበር ምጣድ ይባላል። እና ያ ገበር ምጣል ያው የራሱ የሆነ ቅርጽ አለው ልክ እንደ እንጀራ አይደለም እንደ እንጀራ መጋገሪያ ሳይሆን እንደ ለዳቦ መጋገሬ የራሱ የሆነ ቅርጽ ያለው ምጣድ ነው እሱ ምጣድ ተጥዶ እሳት በእንጨት ይነዳል እና ምንድነው የሚደረገው ኮባ እላው ላይ ይደረጋል በዘይት ተቀብቶ። ከዛ ኮባው ላይ የ ያ የቡካውን ሊጥ የስንዴ ዱቄት ሊጥ እዛ ላይ ተደርጎ በስነ ስርዓት ተደርጎ ይስተካከልና በኮባ ይሸፈናል ከላይም ከዛም በኋላ በኮባ ከተሸፈነ በኋላ ከላይ እንትን ምጥ እንትን ይደረግበታል ማለት ነው። ከላይ መክደኛ ይደረግበታል ከዛ መክደኛው ላይም እሳት ይደረጋል፣ ከስርም እሳት ይደረጋል። በሁለቱም ጎን ተመጣጣኝ የሆነ ሙቀት የሚሰጥ አይነት እሳት ይደረግበትና በሁለቱም ጎን እንዲበስል ይደረጋል ማለት ነው። ያ ምንድነው ድፎ ዳቦ ይባላል ማለት ነው። ድፎ ዳቦ ማለት መጠኑ ይሄ የዳቦ ውፍረት ከፍ ያለ ሆኖ ውስጡ እምቡጥ ያለውና በጣም አሪፍ የሆነ የዳቦ አይነት ነው። ማብሰል ስርዓት አለ ሌላኛው ደግሞ ገረገልቻ ወይም አምባሻ ተብሎ የሚታወቀው የዳቦ አይነት ነው። እሱ ምንድነው ከዚህኛው የሚለየው የአቦካክ ሁኔታው ምናምን አንድ አይነት ሆኖ ግን መጋገሬው ይለያል። ይሄኛው አምባሻ የሚጋገረው በዳቦ ምጣድ ላይ ነው። የዳቦ ምጣዱ ውስጥ ያው በባህላዊ ከሆነ በእንጨት እንጨት እሳት ይነዳል ከዛን ያው በአንድ ጎን ብቻ ነው ከስር ነው እሳቱ የሚነዳው ምጣዷ በቂ የሆነ ስትግል ወይንም ስትሰማ ይባላል በተፈ በባህላዊ መስማት ነው የሚባለው ምጥድ ጋለች ማለት ሰማች ይባላል ልክ ስትሰማ ያንን ዳቦ ያንን ሊጥ እዛ ላይ ይጠፈጠፍና በተወሰነ የሆነ ውፍረት እንዲኖረው ተደርጎ ብዙ እንደ እንደ ድፎ ዳቦ ወፍራም አይደለም በዛ እንደዛ ተደርጎ ከዛም በኋላ በአንድ ጎን ሲሰማ እንደገና ይገለበጣል ማለት ነው። ተገልብጦ በሌላኛው ጎን ያለው እንዲህ እንዲበስል ይደረጋል ማለት ነው። ስለዚህ ይሄኛው አይነት ዳቦ እየተገላበጠ ነው የሚመስለው ማለት ነው ልክ እንደዛኛው አይደለም። ከዛም በኋላ ያ ከወጣ በኋላ እንግዲህ በተለያየ ምግቦች አንድ ላይ ይበላል። እና ይህ ያው ለቁርስም ተብሎ የሚሸጥ አይነት ዳቦ ነው። በራሱ ቅርጽ እየተቆረጠ ይሸጣልም፣ እቤት ውስጥም እንደ ቁርስነት ያገለግላል። አብዛኛው ኢትዮጵያዊ ይሄን ይጠቀማል እና ያው ከይሄ ከጥቂቱ አንዱ ነው። እነዚህ ሁለቱ አይነት የዳቦ አፕሳሰል አይነቶች ናቸው አዎ እችላለሁኝ።

አካባቢዬ ነው ማለት በደንብ ነው የምወደው። አካባቢዬ ማለት ያው አንደኛ ነገር የአየር ንብረቱ በጣም አሪፍ የሚባል እና ለጤና ተስማሚ የሆነ አየር ንብረት ነው ያለው። ለምሳሌ ኢትዮጵያ ውስጥ የተለያዩ አራት የአየር ንብረት በአራት አይነት ክፍሎች ይከፈላሉ ያ ማለት ምንድነው? አንደኛ ይሄ ወቅቱ ማለት ነው ወቅቶቹ በአራት ዙር ይከፈላሉ። አንደኛ ነገር ክረምት አለ። በሁለተኛ ደረጃ ደግሞ ጸዳይ አለ በሶስተኛ ደረጃነት በጋ አለ በአራተኛ ደረጃነት ደግሞ ከበልግ አለ ማለት ነው። ማለት እነዚህ በአራት ዙር የተከፈሉት የአየር ንብረቶች በአንድ አመት ውስጥ የሚፈራረቁ አየሮች ናቸው ማለት ነው። ይህ ማለት ለምሳሌ ክረምት ሲሆን ሶስቱ ወራት ዝናባማ ናቸው። ያ ማለት ግን ፀሀይ አይወጣም ማለት አይደለም። ዝናብም ሆኖ ፀሀይ ይወጣል ማለት ነው። ሌላው ደግሞ ያው በአብዛኛው ዝናባማ የሚሆንበት ወቅት ነው። እና ደግሞ ያው ይሄ ዘር የሚዘራበት እህል ምናምን እርሻ የሚታረስበት ዘር የሚዘራበት እህል የሚበቅልበት ያ የግብርና ስራዎች በደንብ የሚካሄዱበት ወቅት ነው። እንትን ክረምት የሚባለው ይሄ ማለት ሰኔ ሀምሌ ነሀሴ ማለት ነው። ሶስቱ ክረምት ይባላል እና ያው ዝናባማ የሚሆንበት ወቅት ነው ዝናባማም ሆኖ ግን ፀሀይም አለ እና አሪፍ የሆነ አየር ነው የሚኖረው። ሌላኛው ደግሞ ከ ሌላኛው ወቅት ደግሞ ጸደይ የሚባለው ነው። ጸደይ ወይንም መርህ ይባላል። ያ ማለት መስከረም ጥቅም ትዳር ነው። ይህ ማለት አንደኛ ነገር የተዘራው ወይንም ደግሞ ሰብሎች የሚያብቡበት የሚያፈሩበት እና ለ ለምርትነት የሚደርሱበት ወቅት ነው። እንደገና ደግሞ ያው ታይጭዶ ወደ ምርት የሚሰበሰብበት ወቅት ነው ማለት ነው። ይህ ወቅት ይህ ወቅት ከፊል የሆነ መጠነኛ የሆነ ዝናብ ይኖረዋል። ብዙ ግን አይኖረውም የተወሰነ መጠነኛ ነው። እንደገና ደግሞ አየሩ ምንድነው? የሚሆነው የተወሰነ ቅዝቃዜ ይኖራል ፀሀይም ግን አለ። እንደሱም ሆኖ ማለት ነው በጣም ደስ የሚል ወቅት ነው። የወቅት በነገራችን ላይ በጣም እወደዋለሁኝ። ምክንያቱም የተለያዩ አበቦች የሚፈካበት ነው። ሰብል ሁሉ ሰብል አሽቶ የሚደርስበት ሰዓት ነው። እና ትንሽ ወደ ገጠር ወጣ ስንል ደግሞ በጣም በቃ ሽታው ይቀየራል የአበቦች ሽታ አለ። ይሄ ወንዝ የሚጠራበት ሰዓት ነው። የደፈረሰው ወንዝ የሚጠራበት ምክንያቱም የተወሰነ የዝናብ መጠኑ ስለሚቀንስ እና ፀሀይ ስለሚወጣ በጣም አልፍ ወቅት ነው። ደስ ይለኛል እኔ እንደዚህ ጋራሽንተረሮ ምናምን አረጋጓዴ የሚለብሱበት ነው ሳራ አለ። እና በጣም ደስ የሚል ወቅት ነው። ሌላው ደግሞ በጋ የሚባለው ነው በጋ ያው ሙሉ በሙሉ ፀሀያማ ነው የሚሆነው። ግን ፀሀያማም ሆኖ ይሄ ነፋሻ አየር ስላለው ማለት እንደዚህ ደስ የሚል የሆነ የአየር ንብረት ነው ያለው ማለት ነው። ከዛ አንፃር ያው በአጠቃላይ ወደ እንትኑ ስመጣ ይሄ ደስ የሚል የአየር ንብረት አለው። እና ደግሞ ከበጋ ደግሞ በልግ ሲሆን ደግሞ በልግ ማለት የተወሰነ ዝናብ በከፊል ያገኛል። ከዛን ያ ዝናብ ደግሞ የተወሰኑ ነገሮች ሽምብራ ምናምን የመሳሰሉ ነገሮች ይዘራሉ። በአንዳንድ አካባቢዎች እና እንደዛ ስለሚሆን ምንድነው? በአጠቃላይ የአየር ንብረቱ በጣም ተስማሚ ነው። በማንኛውም ወቅት በየትኛውም በአራቱም ወቅቶች ቢሆኑ አየር ንብረቱ ለሰው ልጅ በጣም ተስማሚ ስለሆነ በጣም እወደዋለሁ አካባቢዬን። እንደገና ደግሞ ማለት ያው ነገሮችን በቀላሉ ማግኘት የሚቻልበት ቦታ ነው። ያው ይሄ ለዚህ መሆን ደግሞ ዋና ነገር አየር ንብረት ወሳኝ ነው ብዬ አምናለሁ። እንደኔ እምነት በጣም ወሳኝ ነው። ስለዚህ ምንድነው የሚባለው ወይኔ አደጋ ነው የሚባለው ቆላም አይደለም በረሃም አይደለም። ደጋም አይደለም በጣም ብርድ የሚበዛበትም አይደለም በጣም ሙቀት የሚበዛበትም አይደለም። አካባቢው ስለዚህ ወይና ደጋ የሚባለው አይነት አየር ንብረት አለው ማለት ነው። ለሰዎች ጤንነት በጣም ተስፋሚ የሆነ አየር ያለበት አካባቢ ነው ያለሁት እና ከዛ አንፃር በጣም ነው የምወደው አካባቢዬም ማለት ነው።

እሺ ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ወይ ይላል? ጥያቄው አዎ ያው ጥሩ ግንኙነት አለኝ። ማለት ያው የራሴ የሆነ ገደቦች አሉኝ ከሰው ጋር ከማንኛውም ሰው ጋር ያለኝ ግንኙነት የራሴ የሆነ ውስን የሆነ መስመር ወይንም ደግሞ ይሄ ባውንደሪ እንደሚባለው አይነት ነገር አለኝ። እና ከስራ ባልደረቦቼም ጋር የራሴ የሆነ ሊነኩብኝ የማልፈልገው ፐርሰናል የሆነ ወይንም ደግሞ የግል ወሰን አለኝ ድንበር አለኝ። ስለዚህ ያንን ነገር ያው እንዳይነኩብኝ ጥንቃቄ አደርጋለሁ ከዛ በዘለለ ያው ጥሩ የሆነ ግንኙነት አለኝ። ማለት ከሁሉም ሰው ጋር የተለየ ግንኙነቶችን አልፈጥርም ግን ውስን ከሆኑ ሰዎች ጋር ለመግባባት እሞክራለሁ ማለት። በግል ጉዳዮች ላይ ማለት በግል ይሄ የግል ግንኙነቶች ላይ ውስን የሆኑ ጓደኞች አሉኝ ስራ ቦታ ላይ ከዛ ባለፈ ግን ያው በብዛት ወይንም ደግሞ በአብዛኛው ከሰራተኞች ጋር ያለኝ ቀረቤታ። ወይንም ደግሞ ያለኝ ስራውን በማይጎዳ መልኩ ወይንም ደግሞ ለስራው ጠቃሚ በሆነ መንገድ ለመቀራረብና ለመግባባት እሞክራለሁ። ምክንያቱም ያው ስራ ቦታ ላይ አንዱና ዋነኛውን ስራ ለማስኬድ ከሰዎች ጋር ያለን ግንኙነት ወሳኝነት አለው። ምክንያቱም ግንኙነቶችን ጤናማ ካላደረግናቸው ወይንም ደግሞ የመግባባት አቅማችን ከፍተኛ ካልሆነ አንዳንድ ጊዜ በመግባባት የሚሰሩ ስራዎች ሊኖሩ ይችላሉ። ያ ማለት የተለየ ነገር የለውም ግን ደግሞ አንዳንዴ ችግሮች ሲፈጠሩ ችግሮች ላይ ማውራት መወያየት እዛ ዙሪያ ላይ የመፍታይ ሀሳቦችን መነጋገር ወይንም ማምጣትን በተመለከተ ሊሆን ይችላል። ከዛ አንፃር እዚህ ቦታ ላይ አሁን መግባት በጣም በጣም ወሳኝነት አለው። የማንግባባ ከሆነ ትንሽ ነገሮች ይከብዳሉ ማለት የማናወራ ከሆነ ከባድ ነው የሚሆነው እና። እንደዚህ ያለ ቦታ ላይ መግባባትና መነጋገር አስፈላጊ ነገር ነው ብዬ አምናለሁ እና ጥሩ ግንኙነቶችን ከሰዎች ጋር መፍጠርም አሪፍ ነው ብዬ አምናለሁ። በተለይ በስራ ቦታ ላይ ምክንያቱም አንዳንዴ ያልተገባ ግንኙነቶች ነገሮችን ወደ አላስፈላጊ አቅጣጫ ሊወስዳቸው ይችላል እነዛ ነገሮች ደግሞ መጨረሻ ላይ ስራ ላይ የተወሰነ ተጽዕኖ ሊፈጥር ይችላል። ያ ነገር ደግሞ በበቂ ሁኔታ ምርታማነት እንዳንሆን ወይንም ደግሞ ምንድነው ብቁ ስራ ላይ ብቁ እንዳንሆን ያደርገናል ወይንም መስራት ያለብንን ነገር ሳንሰራ እንቀራለን ማለት ነው። ስለዚህ ያው ማንኛውም ሰው ሁሉም ሰው የራሱ የሆነ የግል ባውንደሪ አውጥቶ ወይንም ደግሞ የግል ገደብ ይኖረዋል እሱን ገደብ አውጥቶ እና ከሰዎች ጋር ጤናማ የሆነ ግንኙነቶችን ቢፈጥር አሪፍ ነው ብዬ አስባለሁ። ምክንያቱም ይህንን ገደብ ማስቀመጥ ያው ጥቅሙ አሪፍ ነው ብዬ አምናለሁ። ምክንያቱም አንደኛ ነገር ያው ከሰዎች ጋር እንዳንጣላ ያደርገናል ወይንም ያልተገባ ግንኙነት ውስጥ እንዳንገባ ያደርገናል ያንን ገደብ ካስቀመጥን ስለዚህ ከነዛ ገደብ አናልፍም ማለት ነው ስለዚህ ጤናማ የሆነ ግንኙነት ይኖረናል ማለት ነው። ያ ሲሆን ደግሞ አንደኛ ጤናማ የሆነ የስራ ቦታን መፍጠር እንችላለን። ሁለተኛ ነገር ደግሞ በቂ የሆነ ስራን መስራት ማስራብ ባለብህ መስራብ ባለን አቅም ጤናማ የሆነ ስራን እንሰራለን ወይንም ሙሉ አቅማችንን ተጠቅመን ስራውን እንሰራለን ማለት ነው። ይሄ መረባበሽ ነገር አይኖርም ማለት ነው። ከዛ አንፃር ያው ከሰዎች ጋር ያለንን ነገር በደንብ ልንገመግም ይገባል። አንዳንዴ ያው በግል ችግር ሊኖርብን ይችላል ያ ችግራችንን ቀጥታ ይዘን ስራ ቦታ ላይ መሄድ የለብንም። ችግራችንን የራሳችን ነው ስለዚህ ችግራችንን ለመፍታት መሞከር ነው። እንጂ ያን ነገር ይዘን ቀጥታ ስራ ቦታ ላይ ሄደን እዛ ካለው ሰው ጋር እንትን የምንል ከሆነ አላስፈላጊ ነገር ውስጥ ስለምንገባ ወይንም ደግሞ የሰውየውን ፐርሰናሊቲ ስለምንረብሸው ነገሮች ይረበሻሉ ማለት ነው። እንደዛ እንዳይሆን ነገሮችን ማጥራት አለብን። እና መጀመሪያ ያው ከራሳችን መነሳት አለብን። ያን ነገር ለማድረግ እና ጤናማ የሆነ የስራ ቦታን መፍጠር አለብን ማለት ነው። አንዱ ያው ከሰዎች ጋር ያለንን ግንኙነቶች በማስተካከል ማለት ነው

በመስኮት ጎን መቀመጥ ትወጃለሽ ወይ? ትወዳለሽ ወይ? ነው የሚለው ያው ማለት ይህ ነገር ለምሳሌ የተለያየ ቦታ ይወስነዋል። ብዙ ጊዜ እቀመጣለሁኝ አዎ መስኮት ጎን ላይ ይሄ ማለት መኖሪያ ቤት ውስጥ ብዙ አልወድም። መኖሪያ ቤት ውስጥ ሲሆን አልወድም። ይሄ ነገር ለምሳሌ ታክሲ ውስጥ ከሆነ ይመቸኛል። አንደኛ ውስጥ ያለውን ጠረን መስኮት ስር ከሆንኩኝ መስኮቱን ከፈት አድርጌ ለማስወጣት እሞክራለሁኝ። አንዳንዴ ሙቀት በሚሆንበት ሰዓት ወይንም ደግሞ የተለያዩ አላስፈላጊ ጠረኖች ሊፈጠሩ ይችላሉ። ሰዎች ከመብዛታቸው አንፃርም ሊሆን ይችላል። ብቻ ከተለያየ አንግል እነዛ ነገሮች ሊፈጠሩ ስለሚችሉ ያው መስኮቱን ከፈታ አድርጌ ለማስወጣት እሞክራለሁ ማለት ነው። ሌላው ያው ከመስኮት ጎን መቀመጥ ጥቅሙ ምንድነው እሱ በመስኮቱ አማካኝነት ወደ ውጪ ለማየት ያግዘናል ማለት ነው። ይረዳናል። በተለይ ይህ ነገር ረጅም ጉዞዎችን ስንጓዝ በጣም አሪፍ ነው። ያው መስኮት መስኮቱ ተዘግቶም ቢሆን በመስታወቱ ውስጥ ውጪውን ለማየት ይረዳናል። እና ያው የተለያየ ነገር እያየን እንሄዳለን ማለት ነው። ለምሳሌ ከሀገር ሀገር እየሄድን ከሆነ ወይንም ረዘም ያለ ጉዞ እየሄድን ከሆነ ቢደብረን ወይንም ደግሞ ማለት ያው ውስጥ ላይ ቢደብረን እንኳን ቁጭ ብለን እንዳይደብረን ወደ ውጪ ማየት መመልከት እንችላለን። ያው እንግዲህ በተለያየ ቦታ ላይ የተለያየ ነገር ስለሚኖር ወደ ውጪ ማየት እንችላለን ማለት ነው። እንደገና ደግሞ ያው ሌላ ደግሞ ምንድነው ሌላኛው ጥቅሙ ከዚህ በዘለለ ለምሳሌ አይሮፕላን ላይ ከሆነ ወይንም ደግሞ ኤርፕሌን እንበለው ያው አይሮፕላን ነው የሚባለው አይሮፕላን ላይ ከሆንን ደግሞ መስኮት ስር መቀመጥ በጣም አስደሳች ነው። ያም ለምንድነው የሚጠቅመን ወደ ውጪ ለማየት ይረዳናል። እና ያው እይታው ትንሽ ለየት ይላል። ከይሄ መኪና በመኪና ከመሄድ እና አይሎፕራን ላይ ከመሄድ ያለው እይታው በጣም የተለያየ ነገር ነው። እና ያው ወደ ታች እንመለከታለን ምድርን ማለት ነው። እና ያው ወደ ታች ስናይ ደግሞ ትንሽ ያው ለየት ያለ ነው ደስ ይላል በጣም እንደዚህ ደመና ከሌለና ያው አንዳንዴ በደመና ካልተሸፈንን ወይንም ደግሞ ከከባድ ደመና ከሌለ መሬቱን ማየት እንችላለን። ወደ ታች መመልከት እንችላለን። እና የተለያዩ አስፋልቶች፣ መኖሪያ ቤቶች፣ ፋብሪካዎች ከሰማይ ላይ ሆነን ሲታዩ ምን እንደሚመስሉ በጣም አስገራሚ ነገር ነው። ምድር ላይ ያለው ነገር ከሰማይ ሆነን ወይንም ደግሞ አይሮፕላን ውስጥ ሆነን ስናያቸው ወደ ታች በጣም ነው የሚያስገርመን። እንደገና ደግሞ የተለያየ ያው ባህር ሊኖር ይችላሉ። ውሃ ወንዝ ምናምን ሊኖር ይችላል። እነዛን ነገሮች ጫካዎች ሊኖሩ ይችላሉ። ያው ሙሉ ለሙሉ በግልጽ ምን ያህል ስፋት እንዳላቸው ማየት እንችላለን። ያው እሱ እንደ በረራ ከፍታችን እና እንደ አየር ንብረቱ ይወሰናል። አንዳንድ ጊዜ ያው አየር ንብረቱ ደመናማ ሲሆን ወይንም ደግሞ በጭጋግ የተሞላ ሲሆን ያው የደመና ክምሮችን ነው የምናየው። ያው ያው የደመና ክመሩ ደመና በራሱ በጣም አስገራሚ ነገር ነው ሲታይ። ያው አይሎፕራን ላይ ሆነን ከደመና በላይ ስለሚበር አይሎፕራን እና ደመናን አልፎ ከሄደ በኋላ ደመናውን ወደ ታች ስናየው በጣም የሚያስገርም የሆነ ቅርጽ ነው ያለው። እና መሬት ላይ ሆነን ያለው የደመና የምናስበው ነገር እና ከመሬት ከፍ ብለን ባይሎፕራን እየበረርን በመስኮት አማካኝነት ደመናን ስናየው ያለው እንትን በጣም የተለያየ ነገር ነው። እና ይገርመኛል አንዳንድ ጊዜ ያው ምን አይነት ፍጥረት ማለት ይሄ የተፈጥሮ ነገር በጣም የሚያስገርም ነገር ነው። እና ወደ ታች ደመናን ሳይ በጣም ነው የሚገርመኝ። ምክንያቱም አመለካከቴ መሬት ላይ ሆኜ ደመናን ሳይ ልክ ከሰማይ ጋር የተያያዘ ነገር ነው የሚመስለኝ ግን ለካ ደመና ወደ መሬት ቀርቦ ያለ ነገር ነው። እና ይሄ ከህዋው ጋር ሲተያይ በጣም በቅርብ ርቀት ላይ ነው ያለው ማለት ነው ከመሬት ጋር። ያንን ነው የምንረዳው። ምክንያቱም አይሎፕራን በተወሰነ ጫማ ከፍታ ሲበር ደመናን አልፎ ስለሚሄድ ማለት ነው። ስለዚህ ደመና

"በሰአት የምትደርስ ሰው ነህ?" አዎ፣ አብዛኛውን ጊዜ በሰአት እደርሳለሁኝ፤ ለመድረስም እሞክራለሁኝ። ቢያንስ ያው አልደረስኩም ከተባልኩኝ አምስት ደቂቃ ባሳልፍ ነው በጣም ከበዛ እስከ አምስት ደቂቃ ልዘገይ እችላለሁ ግን ብዙ ጊዜ በሰአት የምደርስ ሰው ነኝ። ያው ያ ማለት ምንድነው ቶሎ ወይንም ደግሞ ሰአቴን አስተካክዬ በጊዜ ከቤት ለመውጣት እሞክራለሁ። የትኛውም ቦታ ስሄድ በጊዜ ነው ከቤት ለመውጣት የምሞክረው ምክንያቱም ያው ሰዎች ቁጭ ብለው ሲጠብቁ ወይንም ደግሞ ሰዎች ረጅም ሰዓት ማስጠበቅ ደስ አይለኝም አልወድም። እኔንም እንደዛው ሲያስጠብቁኝ አልወድም። ሰውን በተለይ ሰውን ቁጭ ብሎ መጠበቅ በጣም የምጠላው ተግባር ነው። እና በጣም ነው የሚደብረኝ ማለቅ አንዳንዴ አሁን ለምሳሌ ቀድሜ ደርሼ ቁጭ ብዬ ረጅም ሰዓት እንደዚህ ምናምን ሰዎችን መጠበቅ በጣም ያስጠላኛል እና የሆነ ጥሩ ስሜት ራሱ አይሰጠኝም። ያ ስሜት እና ያ ስሜት ለኔ በጣም ስለሚደብረኝ ሰዎች ላይም መልሼ እንደዛ ላለማድረግ ወይንም ደግሞ ስሜቱ እንደዛ ስለሚመስለኝ እንደዚህ ቀጠሮዎች ሲኖሩ ወይንም ደግሞ የሆነ ቦታ ላይ ለመሄድ ስፈልግ ሰአቴን በደንብ ለማስተካከል እሞክራለሁኝ እና ቶሎ ዝግጅቴን ለመጨረስ እሞክራለሁ። ከቤትም የሚሄድ ሊሆን ይችላል ቤት ያለኝን ነገር ቶሎ ጨርሼ ለመሄድ ነው የምዘጋጀው ማለት ነው እና ያው ሰአቴን በትክክል አቅጄ ምን ያህል ሰዓት እዛ መቼ ምን ስንት ደቂቃ እንደሚፈጅብኝ በደንብ እንትን አሰላና በዛ ሰዓት ለመድረስ እሞክራለሁኝ። እና ብዙ ጊዜ ያው በጣም አረፈድኩ ከተባለ አምስት ደቂቃ ቢሆን ነው ከአምስት እስከ አስር ደቂቃ ግን ያው ቀድሜም ልደርስ እችላለሁኝ አንዳንዴ ቀድሜም እደርሳለሁኝ። ግን በዛው ልክ ደግሞ ያው የሚያስጠብቀኝ ሰው አልወድም ያው ሰዎችም ሰዎችን ባያስጠብቁ ብዬ አምናለሁኝ። ቢያንስ በተቻለ መጠን ከቀጠሮ የተወሰነ ደቂቃ ቀደም ብለው ቢገኙ ይሻላል ሰውን ከማስጠበቅ ይልቅ ምክንያቱም አንዳንድ ጊዜ በጣም በሰአት የሚንቀሳቀስ አይነት ሰው ሊኖር ይችላል። ስለዚህ ያ ሰው እኛ ቆይተንበት የምናስጠብቀው ከሆነ ጥሎ ሊሄድ ይችላል እና ይሄ ነገር ማለት ለሰአት ቦታ መስጠት አለብን። እኛ ሀገር ላይ ትንሽ ያው ለሰአት ያለን ቦታ ትንሽ ወረድ ያለ ነው። የዛን ያህል እንደዚህ አሁን ደቂቃዎች ምናምን ማርፈድ ብዙ ሰዎች እንደ ማርፈድ አይቆጥሩትም አምስት ደቂቃ አስር ደቂቃ አስራ አምስት ደቂቃ የተለመደ አይነት ነገር ነው። የዚህ አይነት ማለት እንደዚህ አሳልፎ መምጣት የተለመደ ስለሆነ ሰዎች ብዙ አይቆጥሩትም ግን ያው ምን ጊዜም በህይወታችን ውስጥ ለሚሰራ ጤነኛ ለሆነ ሰው ሰዓት የራሱ የሆነ ቫልዩ አለው። ለምሳሌ ያው በውጭ ያሉ ሰዎች ለሰአት ትልቅ ግምት ነው የሚሰጡት ምክንያቱም ሁሉ ነገር የሚከናወነው ሁሉ ነገር የሚሰራው በሰአት ውስጥ ነው እና ስለዚህ ያ ትልቅ ቦታ አለው እንደውም ታዋቂው የሀገራችን አትሌት ሻለቃ ሃይሌ ገብረስላሴ ስለ ሰዓት በጣም ደጋግመው በተለያዩ ንግግሮች ውስጥ ሲያወራ እንሰማለን። ምን ያህል ውጤትና ምን ያህል እንትን እንዳለው ጥቅም እንዳለው ይናገራል። ያው እነሱ ለምሳሌ ሩጫ በሚሮጥበት ሰዓት የሚታየው ከደቂቃ እስከ ሰከንድ ያሉት ይያዛል ማለት ነው። ሰከንድ ሳይቀር ተጨምሮ ነው የሚቆጠርላቸው እና ያው አንዳንድ ጊዜ በአንድ ሰከንድ እና በሁለት ሰከንድ ትልቅ የሆነ ውጤትን ልታጡ ትችላላችሁ ብሎ ነው የሚናገረው ያው ትክክል ነው ለምሳሌ ያው በማራቶን ወይንም ደግሞ በሩጫ ውድድር ውስጥ ሰከንድ ስለሚ ስለሚያዝላቸው አንድ ሰከንድ ቀድሞ የገባው ሰውዬ ምን ጊዜም አሸናፊ ተብሎ ነው የሚመዘገበው ማለት ነው። እንግዲህ የዛን ያህል ነው ሰዓት ውጤት ያለው ማለት ነው። እና ሌላም ነገር ላይ እንደዛው አድርገን ብናስበው ብዬ ነው የምመክረው ምክንያቱም ያው አብዛኛው ሰው እንዴት ከቸልተኝነት ጋር ተያይዞ ለሰአት የዛን ያህል እንደዚህ ወይንም ደግሞ ለቀጠሮ እንደዚህ ብቻ ለሰአት ቦታ አይሰጥም። ብዙዎቻችን እንደውም እንደ አንዳንድ ጊዜ እንደ መብት የምንቆጥርበት አይነት ነገር አለ ቶሎ እንደደረሰ ሰው አስር ደቂቃ ያረፈደ ሰው አሁን ቶሎ እንደደረሰ አድርጎ ነው የሚያስበው እና ይሄ

ሽማግሌዎችን እንዴት ታከብራለህ ይላል ጥያቄው? እንግዲህ ሽማግሌዎችን በተለያየ መልኩ አከብራለሁኝ። ለምሳሌ ያህል ያው አንድ ሽማግሌ ወይንም ደግሞ እድሜው ከእኔ ከፍ ያለ ሰው ሲመጣ እንዳለሁበት ቦታ ነው የሚወሰነው። ለምሳሌ ያህል ታክሲ ውስጥ ከሆንኩ ባስ ውስጥ ከሆንኩ እኔ መቀመጫ ይዤ ከሆነና ከሞላ ተነስቼ ወንበር እለቃለሁ ማለት ነው እና ያው ሽማግሌን አስቀምጣለሁ ማለት ነው በዛ አይነት መንገድ አከብራለሁኝ። ሌላው ደግሞ ለምሳሌ መንገድ ላይ እየሄድን ሊሆን ይችላል አስፋልት ለመሻገር ቢ አ አም ቢፈልጉ እንደዛ መሻገር የማይችሉት ወይንም ደግሞ እገዛ ቢፈልጉ በዛ ያው ይዣቸው አሻግራቸዋለሁ ማለት ነው መንገዴም ባይሆን አሻግሬያቸው እመልሳለሁ ማለት ነው። ሌላው ደግሞ ያው እንደ እንዳየ እንዳለሁበት ሁኔታ ነው ይህ ነገር የሚወሰነው። ለምሳሌ በመንገዴ ላይ እቃ ይዘው ወይንም ደግሞ የሆነ ሸክም ተሸክመው እየሄዱ ከሆነ እና መንገዳችን ተመሳሳይ ከሆነ እና እኔ ሌላ ሸክም ካልያዝኩ ወይንም ደግሞ እቃ የያዝኩት ነገር ከሌለ አግዛቸዋለሁ ማለት ተቀብዬ የተወሰነ ያህል ይዤላቸው እሄዳለሁኝ ማለት ነው ያው በዛ መልኩ ያው ይሄም አንድ የክብር መገለጫ ነው ማገዝ ማለት ማክበር ማለት ነው ብዬ አምናለሁኝ። የአንድን ሰው ሸክሙን ወይንም ደግሞ የአንድን ሰው የሚያደርገውን ነገር በተወሰነ መልኩ ስናቀልለት እያገዝነው እያከበርነው ነው ማለት ነው ብዬ ነው እኔ የማምነው። በዛ መንገድ አ አከብራቸዋለሁ ሌላው ነገር ደግሞ ያው ለምሳሌ ሰላምታ በመስጠት መንገድ ላይ ስንገናኝ ሰላምታ በመስጠት ሊሆን ይችላል እንደየሁኔታው ነው አንዳንድ ጊዜ ያው እንደየአስፈላጊነቱ እርዳታ የሚያስፈልጋቸው ከሆነ በመጠየቅ ሊሆን ይችላል ያው ጥያቄ አቀርብላቸዋለሁ ልረዳችሁ የምትፈልጉት ነገር አለ ወይ ብዬ ግን ይሄ ያው እንዳለንበት ሁኔታ ይወስነዋል እንዳለንበት ቦታ እንዳለንበት ሁኔታ ይወስነዋል የዛ አይነት ጥያቄ አቀርብላቸዋለሁ ማለት ነው። አሁን ለምሳሌ ጎረቤቴ አዛውንት ቢኖሩ ወይንም ደግሞ ሽማግሌ ወይ አሩጊት ቢኖሩ እና የሚረዳቸው ሰው ወይንም ደግሞ ልጅ ወይ ወጣት ምናምን ብቻ የሚላላካ አይነት ሰው ከሌለ ልጠይቃቸው እችላለሁኝ እኔ ነፃ በሆንኩበት ሰዓት ያው ምን ልርዳችሁ ብዬ ልጠይቅ እችላለሁ አንዳንድ ጊዜ ያው ሱቅ የሚሄድም የሆነ ነገር የሚገዛም ምናምን ሰው አስፈላጊ ስለሆነ ለእነሱ ያ ትልቅ ነገር ስለሆነ ያንን ጥያቄ ላቀርብላቸው እችላለሁኝ እና ያው በመ ላላክም አከብራቸዋለሁ ማለት ነው። ያው ይሄም አንዱ የክብር መገለጫ ነው እኔ ክብርን የምለው ማለት ማክበር እንዳለ ሆኖ ግን ደግሞ ክብር ከ ይሄ ለአዛውንት ሲሆን ከእገዛ ጋር ከድጋፍ ጋር ብናደርገው የተሻለ ጠቃሚ ነው ብዬ አስባለሁኝ። ምክንያቱም እነሱ ያው እኛ በትንሹ የምናደርጋቸውን ነገሮች ለእነሱ ግን በጣም ከባድ ሊሆን ይችላል ለእኛ ግን ያ ነገር በጣም ቀላል እና ምንም አይነት ነገር ጉዳት የማያደርስብን በጣም ቀላል የሆነ ነገር ነው የሚሆነው እና እነዛን ነገሮች ሁሉም ሰው ቢያደርግ ብዬ አ እንትን አምናለሁኝም እንደዛ ቢያደርግም ጥሩ ነው ብዬ አምር አምናለሁ እመክራለሁኝም። ከዛ በተጨማሪ ደግሞ ያው አንዳንድ ጊዜ መንገድ ላይ እየተሄደ ትልልቅ ሰዎችን ማቋረጥ እንደ አለማክበር ነው የሚታየው እና መንገድ ላይ እየተሄደ ለምሳሌ አንድ ሰው ወደ አንድ ሽማግሌ ወይም አሮጊት ወደ አንድ አቅጣጫ እየሄደች ልክ እኩል ከተገጣጠምን አሳልፋቸዋለሁ ማለት ነው። ማለት ቅድሚያ እሰጣቸዋለሁ ቅድሚያ እንትን እንዲሉ ማለት ነው። እንዲያልፉ ይደረጋል ማለት ነው ይሄ ነገር ያው ገጠር ላይ አሁን ከተማ ሲሆን ነው እንጂ እዚህ አታቋርጡ ይባላል ትልልቅ ሰው አታቋርጡ በመንገዳቸው ላይ ይባላል። እና እንደዛ ማለት ቆሞ ማሳለፍ ማለት ነው ቆሜ አሳልፋቸዋለሁ ገጠር ላይ ሲሆን ይሄ ነገር ይጎላል ያው ከተማ ላይ ሲሆን የመተያየቱ ነገር የሰው ብዛት ጐዳና ላይ ስለሚኖር ብዙ ይሄ ነገር አይስተዋልም። አይደረግም ከዛ በተጨማሪ ያው ሰልፍ ላይ ምናምን ከሆነ ሰልፍ አሳልፋቸዋለሁ ማለት ነው ቅድሚያ እንዲወስዱ ይደረጋል

በመሰረቱ ያው ቅመማ ቅመም የበዛበት ምግብ ብዙ አልወድም ደስ አይለኝም። ምክንያቱም ያው ቅመማ ቅመም ሲበዛ ጥሩ አይደለም ብዬ ነው የማምነው። አንደኛ ለደም ዝውውራችንም ላይ ተጽዕኖ ያመጣል ብዬ አምናለሁ። ሁለተኛ ነገር ደግሞ አመጋገባችን ይወስነዋል ይሄን ነገር ለመጠቀም አንዳንድ ሰዎች ቅመም በጣም አብዝተው ይጠቀማሉ። ግን ይህንን ነገር ያው ሰዎች ጥሩ ነው ምናምን ብለው ብዙ ሰው ቅመም ምናምን ብሎ እንትን ይላል ግን ይሄ ነገር ትኩረት ቢሰጥበት እላለሁ። እኔ በግሌ ምክንያቱም ለምሳሌ አንድ ሰው የአመጋገብ ስርዓቱ በደንብ መታየት አለበት የሚመገበው ምግብ ምን ያህል ማለት ፕሮቲን ነው ወይ ወይንም ደግሞ በቂ የሆነ ሰውነቱ በቂ የሆነ ምግብ ያገኛል ወይ የሚለው ወሳኝነት አለው። ቅመም ለመጠቀም ማለት ነው። አንዳንድ ጊዜ ምን ይሆናል በቂ የሆነ ምግብ የማይመገብ ከሆነ እነዛ ቅመማ ቅመሞች ቀጥታ ያው ጨጓራን የመንካት ባህሪ ይኖራቸዋል ማለት ነው። ያ ማለት ቶሎ በፍጥነት ሌላ ምግብ ካልተበላበት ቅመም በራሱ ያው ሀይለኛ ስለሆነ ለጨጓራ ትንሽ ስለሚከብድ ጨጓራን የመንካት ባህሪ ይኖረዋል ያው ቅመም የራሱ የሆነ ጥቅም አለው። ምግብም ከማጣፈጥ በዘለለ ሌላ ተጓዳኝ የሆኑ የጤና ጥቅሞች አሉት። ግን ሲበዛ ደግሞ ጥሩ አይደለም እና ያ ነገር ምን ያደርጋል የተለያየ የፊት ላይ የሚወጡ ማድያቶችን ሊያወጣ ወይንም ጠባሳዎችን ሊያወጣ ይችላል። ምክንያቱም እነዛ ቅመማ ቅመሞች ቶሎ ቶሎ ምግብ የማንመገብ ከሆነ አንድ ምግብ ቅመም የበዛበት ምግብ በልተን ረጅም ሰዓት የምንቆይ ከሆነ ያ ቅመም ጨጓራችንን የመጉዳት ባህሪ ይኖራል ጨጓራችን ደግሞ ሲጎዳ ሰውነታችን ውስጥ አላስፈላጊ ሙቀት ነው የሚፈጠረውና ቆዳችን ላይ የራሱ የሆነ ተጽዕኖ ያመጣል ማለት ነው። ያ ተጽዕኖ ደግሞ ያው ፊታችን ላይ እንደዚህ ማድያት ወይንም ደግሞ ጠባሳ እንዲወጣ ያደርጋል ማለት ነው። ሌላው ነገር ከዛ ደግሞ በተጨማሪ ያው ቅመም የበዛበት ምግብ ስንሰራ የራሱ የሆነ ከፍተኛ የሆነ ሽታ ይኖረዋል። ከምግቡ ከመስራት ጋር ተያይዞ ደግሞ የምግቡ እንፋሎት እንዳለ ሆኖ ከዛ ከሽታ ጋር ሲ አንድ ላይ ሲሆን ደግሞ ያው የራሱ የሆነ ለቆዳችን ተጽዕኖን ይፈጥራል ማለት ነው ቆዳችን ላይ የተለያዩ ነገሮች እንዲወጡ ያደርጋል ማለት ነው ያው ሽታና ይሄ እንፋሎቱንና የቅመሙ ሽታ አንድ ላይ ሲቀር ሲቀላቀል እንደዛ ቆዳችንን ሊጎዳን ወይንም ደግሞ የቆዳችን ጥራት ሊቀንስ ይችላል። ያ ስል ግን ያው በአጠቃላይ ቅመም ጠቃሚ አይደለም ማለቴ አይደለም። ቅናም ጠቀሜታ አለው የራሱ የሆነ ጠቀሜታ አለው ግን በአግባቡ ሲሆን ነው። እና እኔ ብዙ ቅመም የበዛበት ምግብ አልመገብም የዛን ያህል ማለት የምወድ ሰውም አይደለሁኝም። መጠነኛ የሆነ ቅመም ልጠቀም እችላለሁ ግን እሱንም በቀን በቀን ምግቤ ውስጥ ቅመማ ቅመማ ቅመምን አልጠቀምም ማለት እንደዛ እኔ ሁሉም ሰው ይጠቀም ብዬ አልመክርም። ውስን የሆኑ ሰዎች ራሳቸውን በደንብ የሚንከባከቡ በደንብ ምግብ ቶሎ ቶሎ የሚመገቡ ሰዎች ቢጠቀሙትም ብዙ ችግር የለውም። ግን ከጤናማ አንፃር ብዙ ቅመም ማብዛት አንዳንድ ሰው ምግቡን ሲበላ የተለያዩ ቅመሞች ተጨምሮ ይመገባል። ለምሳሌ ወጥ ውስጥም ቅመም አለው ተጨምሮ ይመገባል እንደገና ደግሞ ቡናም ሲጠጣ በቅመም የሚጠጣ ሰው አለ አውቃለሁኝ እንደዛ ቡና ሻይም ሲጠጣ በቅመም ይጠጣል። እና እንደዛ እኔ አስፈላጊ ነው ብዬ አላምንም። ያ በጣም ይሄ የተጋነነ ነገር ነው ማለት ያው ቡና ቡና ነው በቃ ቡና ራሱ እንዳለ ብንጠቀመው ብዬ ነው የማምነው። ምክንያቱም የራሱ የሆነ ቡና የራሱ የሆነ ማነቃቂያ ሀይል አለው። ሌላ ቅመም ስንጨምርበት ደግሞ እንግዲህ ትንሽ ከበድ ይላል ያው አልወድም እንደዛ ማብዛትም አልወድም። ምክንያቱም ምግቦቻችንን ስናዘጋጅ የራሳቸው የሆነ መጀመሪያ ላይ የገባባቸው የተወሰኑ ቅመሞችን ይኖራሉ አሉ ለምሳሌ በርበሬ ሲዘጋጅ ራሱ ቅመም ይገባበታል ያንን እደግፋለሁ። እንደዛውም ሹሮ ሲዘጋጅ ቅመም ይገባበታል በተወሰነ መልኩ ያንን እደግፋለሁ። ከዛ ውጪ ግን ያወጡ ሲሰራ እንደገና ተጨማሪ ቅመም በጣም በብዛት የተለያየ ቅመም ምናምን መጠቀም ብዙ አይመቸኝም። ያው መጠነኛ የሆነ ቅመም እጠቀማለሁኝ ግን

በየትኛው መተግበሪያ መልእክት ትልካለህ? ይላል እንግዲህ ርዕሱ። ምንድነው እሱ የተለያዩ መተግበሪያዎችን እጠቀማለሁ እንደ የ ሁኔታዎቹ። ለምሳሌ ከጓደኞቼ ጋር ለማውራት የምጠቀመው የቴሌግራምን ነው። ቴሌግራም በቴሌግራም መልእክት እልካለሁኝ። እነሱም በቴሌግራም መልእክት ይልኩልኛል። ከዛ በተጨማሪ ደግሞ ያው አንድአንዴ ከቤተሰቦቼ ከእህቶቼ ሊሆን ይችላል እንደዚህ በዙሪዬ ካሉት ሰዎች ጋራ ይሄ ማለት የግል ህይወትን ምናምን በተመለከተ አንድአንድ ነገሮች ብቻ ስናወራ ከስራ ውጪ ያሉ ነገሮችን በብዛት ቴሌግራምን እጠቀማለሁ። ሌላው ደግሞ ኢሞንም ያው አንድአንድ ሰዎች ኢሞ የሚጠቀሙ ሰዎች አሉ። እንደየ እንትኑ ነው። ኢሞ ላይ ከላኩልኝም ያው በኢሞ እጠቀማለሁኝ። ያው በኢሞ አወራለሁ ማለት ነውኝ። መልእክቶችን እላላክበታለሁ። ያው ቴሌግራም ብዙ ጊዜ ፎቶ ለመላክ እንደዚህ ቪዲዮዎችን የተቀረጹ ሪከርዶችን ምናምን ለመላክ በጣም ቀላል የሆነ መተግበሪያ ነው። እንደዚህ ማለት ለጓደኝነት ወይንም ደግሞ በግል ወሬ ዙሪያ ላይ ለማውራት አሪፍ የሆነ መተግበሪያ ነው ብዬ አምናለሁኝ። ቴሌግራምም ኢሞም እንደዛው ያው ጥሩ ነው እኔ ኢሞ ብዙ ተጠቃሚ ስላልሆንኩ ነው እንጂ ኢሞማ አሪፍ የሆነ መተግበሪያ ነው። ከዛ በተጨማሪ ያው ፌስቡክ በፊት ላይ እነዚህ ያው ፌስቡክ ይቀድማቸዋል። ኢሞንም ቴሌግራምንም ፌስቡክ ይቀድማቸዋል። እና ፌስቡክ እጠቀም ነበረ እንደዛ ያው ፌስቡክ ላይ ትንሽ ፌስቡክ ያው እነዚህኞቹ ይፈጥናሉ መልእክት ለመላላክ። ቴሌግራም ይሻላል ግን በፊት ላይ መጀመሪያ ላይ ፌስቡክ ነበር የምጠቀመው። እንደገና መልእክት ብቻ ለመላላክ ከሆነ ደግሞ ሚሴንጀር አለ። አዎ ሚሴንጀር ማለት የፌስቡክ የራሱ የሆነ ኩባንያ ነው ያው ከፌስቡክ ጋር የተያያዘ ነው ፌስቡክ ላይ ያወራነውን የተላላክነውን ነገር ሚሴንጀር ላይ ስለሚያመጣ ያው ሚሴንጀርን መተግበሪያ እጠቀማለሁኝ። እንግዲህ ከዛ በዘለለ ሌላ ደግሞ ይሄ በስራ ጉዳይ ምናምን ከሆነ የስራ ኬዝ ያለው ነገር ከሆነ እንትን ኢሜል ነው የምጠቀመው። ያው ኢሜል ነገሩን ፎርማል ያደርገዋል ወይንም ደግሞ ወጥ ያደርገዋል ማለት ነው። እና በስራ ጉዳይ ከአለቆች ጋር ለማውራት ወይንም ደግሞ ያው አጠቃላይ ይሄ የስራ ነገር ከሆነ በኢሜል መጠቀም በጣም ደስ ይለኛል፤ ወይንም ደግሞ በቃ አሪፍ ነው አሪፍ ነውም ብዬ አምናለሁኝ። ሌላው ነገር ደግሞ ያው ከእነዚህ እንትኖች በተጨማሪ ሚሴጅ እላላካለው ኖርማል የሆነ ይሄ መደበኛ የሆነ የመልእክት መላኪያ የስልክ የራሱ ልክ መደወያ እንዳለው መላኪያ ራሱ ደግሞ ያው 'ሜሴጅ' ብሎ አለ ማለት ነው። እና አንድአንዴ በዛም እጠቀማለሁኝ። ለምሳሌ ቶሎ ሰዎች እንዲያነቡት እንዲያዩት ከፈለኩኝ ይሄ ኢሞ ቴሌግራም ሲሆን ምንድነው እሱ እንትን ይፈልጋል ይሄ ማለት ወይ ዳታ ያለበት አካባቢ መሆን አለበት ወይ ዳታቸውን ማብራት አለባቸው። ሰዎች ቶሎ ላያዩት ይችላሉ። ግን በስልክ የመደበኛ ቴክስት ወይንም የመልእክት መላኪያ መደበኛው የስልኩ ከሆነ ግን ሊያውት ይችላሉ ብዬ እገምታለሁ። እና አንድአንድ ጊዜ ቶሎ እንዲታይልኝ የምፈልገውን ነገር ወይንም እነዚ ሰዎች ቶሎ አንብበው ምላሽ እንዲሰጡኝ የምፈልገውን ነገር መደበኛ የሆነ የመልእክት መላላኪያ የስልካችን መልእክት መላላኪያ መተግበሪያን በዛ እጠቀማለሁኝ። እንግዲህ ያው አሁን ላይ ትንሽ ይሄኛው መተግበሪያ ተረስቷል አየው እንትንም ስለሚቆጥር ይመስለኛል በላክነው መልእክት ያው አንድ መልእክት ስንልክ የሚቆርጠው ሳንቲም አለ። ያው እንደዛ ያ ነገር ትንሽ የተረሳ ነገር ነው። ያው በፊት ላይ መደበኛ እንጠቀምበት ነበረ። ፌስቡክ እንደዚህ ቴሌግራምም በሌለ ሰዓት ይሄ መደበኛውን የሆነ የእንትን የስልክ መላኪያ የመልእክት መላኪያውን ነበር የምጠቀመው። እነዚህ ነገሮች ሳይስፋፉ ግን እነዚህ ነገሮች ሲመጡ ምክንያቱም እነዚህ ነገሮች ያልኩት ፌስቡክ፣ ቴሌግራም፣ ሚሴንጀር፣ ኢሞ ሲመጡ በእነዛ ነገሮች እጠቀማ በእነሱ መተግበሪያዎች እጠቀማለሁ ማለት ነው።

ግጭቶችን ማስተካከል ትችላለህ ሆይ ይላል ጥያቄው። አዎ ያው ግጭቶችን ማስተካከል ማለት ያው የተለያዩ አይነት ግጭቶች አሉ። እነዛን ግጭቶች ያው በመጀመሪያ ግጭት እንዳይፈጠር ነው ብዙ ጊዜ። የማደርገው ያው ማለት የሆነ ነገር ማለት ግጭት ማለት ያው ፀብ ነው። ስለዚህ እነዛ ፀቦች እንዳይፈጠሩ ግጭቶች እንዳ ማይፈጠሩበትን መንገድ ነው የምፈልገው። ከሰዎች ጋር ባለኝ ግንኙነት ወይንም ደግሞ ባለኝ ነገር ሰዎች እንትን እንዳይሉ እፈልጋለሁኝ። ምክንያቱም ያው እኔ አብዛኛውን ጊዜ የሰዎችን ባውንደሪ አልጥፍም ወይንም ደግሞ የሰዎችን ልክ አላልፍም ሰዎችም የኔን ልክ እንዳያልፉ ነው። የማደርገውኝ ማለት የምፈልገውንም ምክንያቱም ያንን ነገር እንዳያደርጉ መጀመሪያውኑ የራሴን የሆነ ገደብ አበጃለሁ። ግን ያን ነገር የሚተላለፉ አይነት ከሆነ ወይንም ደግሞ እየተላለፉ ያን ነገር እየተላለፉ የሚመጡ ከሆነ ይሄ ነገር ለኔ እንዳልተመቸኝ እነግራቸዋለሁኝ። ያንን አልፈው እንግዲህ የሚመጡ ከሆነ ነገሮችን ወደ መቀነስ እሄዳለሁኝ ወይንም ያለኝን ነገር ለማጥበብ እሞክራለሁኝ። ያው ሰላማዊ የሆነ አካባቢን መፍጠር ስለምፈልግ ነው። እና ያለውን ነገር በግልጽ እነግራቸዋለሁ እንነጋገራለን ማለት ነው። ያው በመሃላችን ያለውን ነገር በመነጋገር አምናለሁኝ እንነጋገራለን በዛ ነገር ላይ ያው። አልስማማ ማለት አሁን ግጭት ሲባል በራሱ ምንድነው እሱ? አንድ ነገር ላይ የተለያየ ሀሳብ መያዝ ማለት ነው። ወይንም ደግሞ አንድ የሚፈለግ ነገር ላይ ወይ ሁለቱም ሰው ያንን ነገር መፈለግ ወይንም ደግሞ ለኔ ይገባኛል ማለት ወይንም ብቻ እንደዛ ነው። አ አንድ ነገር አንድ በሁለት ሰዎች ወይንም ደግሞ በብዙ ሰዎች መካከል ያንን ነገር መፈል አንድን ነገር መፈለግ ወይንም ደግሞ እኩል አለመጠቀም አወ አይነት ነገር ነው። ያው የተለያዩ ግላዊ ግጭቶች ይኖራሉ። ለምሳሌ ለምሳሌ ያህል ሰዎች የራሳቸው የሆነ ጊዜ ይኖራቸዋል እና በዛ ጊዜ ውስጥ እኔ ለምሳሌ እረፍት የምፈልግበት ጊዜ ይኖረኛል። እረፍት በምፈልግበት ሰዓት ደግሞ ሰዎች ጓደኞቼ ወይ እንዳጫውታቸው ይፈልጋሉ ወይ አብሪያቸው እንድሆን ይፈልጋሉ። ያንን ሰዓት ሁለቱም ሰአቱን ፈለግነው ማለት ነው። እኔም ያንን ሰዓት ፈለኩት። ከዛም በኋላ እነሱም ደግሞ ያንን ሰዓት ፈለጉት ማለት ነው። ስለዚህ ሁለታችንም ሰአቱን ፈልገነዋል እኔ ብቻዬን መሆን ፈልጌያለሁ እነሱ ደግሞ ከእኔ ጋር መሆን ፈልገዋል ማለት ነው። እና እዚህ ጋር ምንድነው ግጭት የሚፈጠረው? ለምሳሌ እኔ ብቻዬን መሆን የፈለኩበት ሰዓት ከሆነ አይ ማለት መምጣት አልችልም ልል እችላለሁ ወይም ደግሞ አብረን መሆን አልችልም ልል እችላለሁ እንግዲህ በዛ ሰዓት ላይ ግጭት ይፈጠራል ማለት ነው። ምክንያቱም ያው ስፈልግሽ ካላገኘሁሽ አይነት ነገር ይመጣል ማለት ነው። ስለዚህ ምንድነው እሱ እዚህ ጋር ይሄን ነገር ልፈታው የምችለው? እኔ ጋር ያለውን ስሜት በግልጽ ለማስረዳት እሞክራለሁኝ። እና ያንን ስሜት መረዳት መቼም ማለት የራስ ሰው ሲሆን መረዳት መቻል አለበት። አይ የሚሉ ከሆነ እንግዲህ ያው በሌላ ቀን የማልችል ከሆነ እኔም እነሱም ደግሞ አይሆንም ብለው የሚያኮርፉ ወይንም ደግሞ እዛ ነገር ላይ የምንጋጭ ከሆነ በሌላ ቀን ይቅርታ ለመጠየቅ እሞክራለሁ ማለት ነው።

የጧት እለታዊ ተግባርህ ምንድነው? ይላል እንግዲህ ምንድነው እሱ የጠዋት እለታዊ ተግባሬ። አንደኛ ያው ልክ ጠዋት ስነሳ ተነስቼ መጸዳጃ ቤት እሄዳለሁ። ከዛ ከተመለስኩ በኋላ ፊቴና እጄን እታጠባለሁኝ። ከዛም ከታጠብኩ በኋላ ጸሎት ነው የማደርገው የዘወትር ጸሎትን እደግማለሁኝ ጸሎት አደርጋለሁኝ። እንግዲህ ጸሎት ካደረኩ በኋላ ተነስቼ አልጋዬን ምናምን አነጣጥፋለሁ። ከዛም በኋላ ቤቴን አጸዳዳለሁኝ። ቤት ካጸዳዳሁ በኋላ ለቁርስ የሚሆን ምግብ ቀለል ያለ ምግብ አዘጋጃለሁኝ። እና ያን ካዘጋጀው በኋላ ሻወር እወስዳለሁ ያው ብዙ ጊዜ ሻወር እወስዳለሁኝ። ሻወር ወስጄ ከጨረስኩ በኋላ ያው ልብሴን ምናምን እቀያይራለሁ ልብስ እለባብሳለሁ። ከዛ ልብስ ከለባበስኩ በኋላ ቁርስ እመገባለሁ ማለት ነው። ቁርሴን ከተመገብኩ በኋላ ለልሜካፕ አደርግና ወደ ስራ እወጣለሁ ማለት ነው። እና ይሄንን ነገር ያው በድግግሞሽ አደርጋለሁኝ ማለት ነው። ጠዋት ጠዋት ላይ እና አንዳንድ ጊዜ ደግሞ ያው በሳምንት ሶስቴ። ስፖርት እሰራለሁኝ ጠዋት ላይ ያው ሶስት ቀን በሳምንት ሶስት ቀን የሚሆኑትን ቀናቶች ነው። ስፖርት የምሰራው እና የተለያዩ ስፖርቶችን እሰራለሁኝ። ለምሳሌ ገመድ ዝላይ ገመድ ዘላለሁኝ። እንደገና ደግሞ ይሄ ምንድነው? የሚባለው ሲት አፕ እሰራለሁኝ። እና የተወሰነ ደግሞ እንቅስቃሴ አደርጋለሁኝ ማለት ሩጫ የተወሰነ እሮጣለሁኝ እና እነዚህን ነገሮች አደርጋለሁ። ሶስት ስፖርቶችን እሰራለሁ ማለት ነው። ያው ሁሉም ሰው እንደዛ ቢያደርግ አሪፍ ነው ብዬ አስባለሁኝ። ስፖርት መስራት ያው አንደኛ በጣም ቀናችንን ነቃ ብለን እንድንውል ያደርገናል። ሁለተኛ ነገር ደግሞ ይሄ ለሰውነታችን ቅርጽ መጠበቅ ስፖርት መስራት በጣም ወሳኝነት አለው። አላስፈላጊ ስብን ስለሚያስወግድልን ሁለተኛ ነገር ደግሞ እንደዚህ የተለያየ ጭንቀት ወይንም ደግሞ ስትረስ የሚያጠቃቸው ሰዎች ስፖርት በተለየ ስፖርት ቢሰሩ በጣም ለደም ዝውውራቸው እና ለነርቭ ስርዓታቸው በጣም ጠቃሚ ነው። ይላል ከጤና አንፃርም ይመከራል። ሌላው ነገር ደግሞ ስፖርት መስራት ይሄ ከምግብ ፍላጎት ጋር ተያይዞ ያለውን ነገር ይሄ ምግብ አልበላ ለሚለው ሰው ድካም ድካም ለሚሰማን ስሜት እነዛን ነገሮች ይቀርፍልናል። ምክንያቱም የተወሰነ አሁን ስፖርት ስንሰራ ኢነርጂ እናቃጥላለን። ማለት ያው የተወሰነ ኢነርጂ እናቃጥላለን። ይሄ ልባችን በደንብ እንዲሰራ ያደርጋል ለልብ ሲስተም በራሱ በጣም ጠቃሚ የሆነ ነገር ነው። በነገራችን ላይ ይሄ ዘርፈ ብዙ የሆነ ጠቀሜታ ነው ያለው። ስፖርት መስራት ብዙ ጥቅሞች ናቸው ያሉት ከጤና አንፃር ያው ዶክተሮችም ያንን ነገር ይመክራሉ። ሰው ስፖርት እንዲሰራ ይመከራል በዛ ውስጥ የተለያዩ በሽታን የመከላከል አቅሙ ከፍተኛ ነው የሚሆነው። ስፖርት የሚሰራና የማይሰራ ሰው እኩል በሽታ የመቋቋም አቅም አይኖረውም ስፖርት የሚሰራው ሰው በሽታን የመቋቋም አቅም አለው። የምግብ ፍላጎቱ ከፍተኛ ነው። ሌላው ነገር ደግሞ አላስፈላጊ ስብን ያስወግዳል በሰውነቱ ውስጥ አላስፈላጊ ውፍረት እንዳይኖር ያደርጋል። ሌላው ደግሞ ያው ትክክለኛ የሆነ የጤና የትክክለኛ ወይንም ደግሞ ጤነኛ የሆነ የሰውነት አቋም እንዲኖረው ያው የሰውነት አቋሙ አሪፍ ይሆናል ማለት ነው። ከዛ አንፃር በጣም ጠቃሚ ነው ብዬ አስባለሁኝ። ያው ከዛ ጋር ተያይዞ በቃ ስፖርት ሰርቼ ሻወር ወስጄ እና ቁርስ ከበላሁኝ በጣም ተነቃቅቼ ነው የምውለው ልዩነት ራሱ አለው። ስፖርት የሰራው ቀን እና ስፖርት ያልሰራው ቀን። ልዩነት አለው ያለው ስሜት ራሱ ልዩነት አለው በዛ ላይ ደግሞ በጣም ይሄ የራስ መተማመናችንን በጣም ከፍ ያደርግልናል። ስፖርት ስንሰራ ማለት ነው። እና እነዚህን ነገሮች ጠዋት ላይ አደርጋለሁ

አሁን ላይ የለኝም ዶሮ ግን በፊት ልጅ እያለው ዶሮ ነበረኝ እና ዶሮዎች በተወሰነ መልኩ አረባለዋ ማለት እንዴ አረባለው ሳይሆን ያው ተወልጄ ያደኩት ገጠረ አካባቢ ላይ ነው። እና እዛ በምኖርበት ሰዓት ያው በቤተሰብ ብዙ ዶሮዎች ነበሩን። እና እኔም ያው ባክሌ ዶሮ ነበረኝ እና ያው ዶሮዎች ደስ የሚለው ነገር። አንደኛ ነገር እንቁላል ይጥላሉ። ሌላው ነገር ደግሞ ያው የጣሉት እንቁላል ታቅፋ ጫጩትን ትፈለፍላለች ጫጩት። ሲፈለፈል ያው ይሄ የእንቁላልና የጫጩት ወይንም ደግሞ የዶሮ አረባብ ስርዓት ትንሽ አስተማሪ ነው። ሌሎች እንደዚህ የአንዳንድ የሳይኮሎጂ መምህራንም ከዛ ጋር ተያይዞ የተለያዩ ነገሮችን ያስተምሩበታል። እና በጣም ከሚገርመኝ ነገር አንዱ ይሄ የእንቁላል የዶሮ የመራቢያ ወይንም ደግሞ ይሄ ጫጩት የሚፈለፈልበት መንገድ በጣም ይገርመኛል። እና እሱን ነገር ያው እንደዚህ በፊት አይ ነበረ። ልጅ እያለሁ ቤትም ያው አሁን ላይም ያው ቤተሰቦቼ ጋር አሉ ዶሮዎች እና አንድ ዶሮ ምንድነው? እሱ እንቁላል ልትጥል ስትል ታስካካለች ማስካካት ማለት ያው እንደዚህ አየጩኸች ምናምን ትዞራለች። ቦታ ትፈልጋለች የምትጥልበትን ቦታ ነው የምትፈልገው ከዛም በኋላ የሚመች ቦታ ስታገኝ እዛ ቦታ ላይ የተወሰነ ትተኛለች ማለት ነው። ዶሮዋ ዶሮ በመሰረቱ መተኛት ለዶሮ መታቀፍ ነው የሚባለው እዛ ትቀመጣለች ማለት ነው። እና የተወሰነ ከተቀመጠች በኋላ እንቁላሏን ትጥላለች። ምንድነው? እሱ ያው እንቁላልዋን ከጣል ስትጥል ይሄ በቀን በቀን ሊሆን ይችላል ወይንም ደግሞ በሶስት ቀን አንዴ ልትጥል ትችላለች። ያው ብዙ ጊዜ የሀበሻ ስለሆኑ እንደዛ ነው። እንደነዛኞቹ ብዙ ፈጣን አይደሉም ግን ያው የሀበሻ ሲሆን የሀበሻ ዶሮ የሚባሉት በተለምዶ እነኚህ ሀገርኛ ዶሮዎች ያልተዳቀሉ ማለት ነው። እንቁላላቸው በጣም ጣፋጭ ነው። ከእነዛኞቹ ማለት ነው። እና ደግሞ እንቁላላችሁ የራሱ የሆነ ከለር ልዩነት አለው። ይሄኛው ልክ ይሄ የሀበሻ ወይንም ደግሞ ያልተዳቀሉ ዶሮዎች ሀገርኞዎቹ እንቁላላቸው እንትን ነው ይሄ ቢጫ ከለር ነው ያለው ወደ ቢጫ ያደላል ከለሩና በጣም ጣፋጭ ነው። ሲበላም ቆንጆ ነው ተወዳጅም ነው። አሁን ላይ አሁን ድረስም ያ በጣም ተፈላጊ እንቁላል ነው። አሁንም ማለት ነው። እና ያው ዶሮ በመሰረቱ በሁለት አይነት መንገድ ነው እንቁላል የምጥለው። ለምሳሌ ዶሮዋ ምንም ወንድ ዶሮ ባይኖርም እንቁላል ትጥላለች እና ያ የምጥለው እንቁላል አላውቅም እንዴት? እንትን እንደሆነ ማለት ነው ትንሽ ይደንቀኛል። በአየር ነው የጣለችው ይባላል ማለት ነው። ያው ግን እያ በአየር የተጣለ እንቁላል ለመታቀፍ አይሆንም። ለመታቀፍ ማለት ጫጭቶችን ለመፈልፈል አይሆንም ይባላል ማለት ነው። ያው እንትን ይሄ ሌላው ደግሞ ያው ወንድ ዶሮ ሲኖር። በዛ የጣለችው እንቁላል ከሆነ ደግሞ ለመታቀፍ ይሆናል ወይንም ጫጩቶችን ለመፈልፈል ይሆናል። ይባላል ማለት ነው ያው እንቁላሉ ልዩነት አለው ማለት ነው። በዛ መንገድ ያ ምንድነው? እሱ መታቀፍ ማለት ይሄ ለምሳሌ አንድ ዶሮ እንቁላሎቿን ጥላ ጥላ ማለት ነው። ለምሳሌ አስራ አንድ እንቁላል ወይ አስር ቀን ልጥል ትችላለች። ወይ አስራ አምስት ቀን ልጥል ትችላለች ወይ ሃያ ቀንም ልጥል ትችላለች። እንደ የእንትናቸው ነው እንደየዘራቸው ነው ይለያያል ያው እንደ ሰው እንደሚለያየው ዶሮም እንደዛ በቃ ይለያያል ማለት ነው። እንደዛ ከጣለች በኋላ ዶሮዋ እንቁላል መጣል ታቆማለኝ ለተወሰነ ጊዜ ማለት ነው። እና ምንድነው? እሱ ለተወሰነ ጊዜ እንቁላል መጣል ስታቆም። ምን ይደረጋል? ያቺ ዶሮ ጭር አለች ወይንም ቁፍ አለች ይባላል በቃ አትጥልም ማለት ነው። ስለዚህ ያንን እንቁላል ትታቀፋለች ማለት ነው። እንቁላሉን ከታቀፈች በኋላ ሃያ አንድ ቀን ከቆየች በኋላ ጫጩት ይፈለፈላል ማለት ነው። በጣም የሚገርም የሆነ የመፈልፈያ ዘዴ ነው የመራቢያ ዘዴ ነው ማለት ነው ደስ የሚል ነው። ያው ድንቅ ነው ይሄኛው ነገሩ በጣም ይገርመኛል። ከዶሮዎች እና ያው ሙቀት ነው የምትሰጠው እንቁላሎቿን ታቅፋ ለሃያ አንድ ቀን ሙቀት ሰጥታ

መስታወት ላይ ምን ያህል ጊዜ ታያለህ? ያው መስታወት ላይ አንዳንድ ጊዜ እንደውም ረዘም ላሉ ደቂቃዎች እቆማለሁ አያለሁኝ ያው ማለት ለመስተካከል ምናምን ሳይሆን ራሴን በመስታወት መመልከት። ደስ ይለኛል ማለት ያው እንዴት ነው አንዳንዴ ፈዝዥም ላይ እችላለሁ ራሴን አንዳንዴ ደግሞ ነገሮች ግራ ሲያጋቡኝ። ማለት ሄጄ መስታወት ላይ ቆሜ አያለሁ ማለት ነው። ማለት ቆሜ ከራሴ ጋር እነጋገራለሁ ራሴን በመስታወት አያለሁ። ትንሽ የተወሰነ ነገር ይቀንስልኛል ያው የተወሰነ ያ ነገር ጭንቀትን ይቀንሳል ወይንም ደግሞ ሀሳቤን ቀለል ያደርግልኛል እና። ለምሳሌ የአንድ ለአስራ አምስት ደቂቃ አስር ደቂቃ አስራ አምስት ደቂቃ እስከ ሃያ ደቂቃ ልቀመጥ እችላለሁ። ሌላው ደግሞ ያው እንግዲህ መስታወት ላይ እንትንም ይላል እኮ ይሄ ማለት የስነ ልቦና ተመራማሪዎች ራስህን ራስህን በመስታወት ፊት ቆመህ ተመልከት ይላል። እንግዲህ ያው እኔ ከዛ አንፃር ወይንም ደግሞ ያንን መርህ ለመከተል ሳይሆን በራሴ ያን ነገር ሳደርግ ያረጋጋኛል። ወይንም ደግሞ ከራሴ ጋር ለመነጋገር ማለት ብቻ ራሴን ስመለከት የሆነ ከራሴ ጋር እየተነጋገርኩ አይነት ነገር ይመስለኛል ለዛም ይመስለኛል የምረጋጋው እንደገና ደግሞ ያው መልኬንም ማየት ደስ ይለኛል። ማለት እንደዚህ ባልዘነጥም ብዙ የምኳኳል አይነት ሰው አይደለሁኝም። ግን ደግሞ ብዙ ሜካፖች ምናምን አልጠጠምም ግን እንዲሁ ያለውን ያው መልኬን ማየት ደስ ይለኛል። እና አንዳንድ ጊዜ ደግሞ ያው ዝም ብዬ መስታወት ፊት ቆሜ ፊቴን አያለሁ ፀጉሬን አያለሁ። እንደገና ያው በቃ እንደዚህ ፊቴን አያለሁ መልኬን አያለሁ እንደገና እየተመሳቀስኩ ሰውነቴም አያለሁኝ ደስ ይለኛል ያ ነገር ያዝናናኛል ለራሴ ማለት ነው። ሌላው ነገር ደግሞ ያው መስታወት ፊት የምቆመው ወይንም ደግሞ መስታወት የማየው ረዘም ላለ ሰዓት የሚሆነው ደግሞ መስታወት ፊት ቆሜ ፀጉሬን እሰራለሁኝ ፀጉር መስራት እችላለሁ። እና የራሴንም ፀጉር ብዙ ጊዜ ራሴ እሰራለሁኝ እና ያው ፀጉሬን ለመክፈል መስታወት ፊት ቆሜ እከፍላለሁኝ እና እዛው እንደቆምኩኝ ፀጉሬን እሰራለሁ የተለያየ እንደዚህ ቁጥጥር ለመስራት ሹሩባ ለመስራት ወይ አጼ ቴዎድሮስ ሊሆን ይችላል። እንደዛ እቆማለሁኝ ሌላው ደግሞ ከመስራት ውጪ ደግሞ ያው ፀጉሬን ለምሳሌ ወደ ልወጣ ስል ወይንም ደግሞ ወደ ስራ ልሄድ ስል መጨረሻ ላይ ያው መስታወት ፊት ቆሜ ቻፒስቲክ እቀባለሁ። እንደገና ያው ፊቴ ምናምን አስተካክላለሁ ፀጉሬን ማስያዝ ካለብኝ ደግሞ ፀጉሬን የሚያስይዘው መስታወት ፊት ቆሜ ነው ማለት ነው። ያው መስታወት ፊት ቆሜ ፀጉሬን በደንብ በትክክል አስይዛለሁኝ። እና ያው አንዳንድ ነገሮችን ለምሳሌ እኩል መቀባት ካለብኝ መስተዋት ፊት ቆሜ ነው የምቀባው ማለት ነው። ግን ያው ረጅሙን ሰአቴን መስታወት ፊት የማጠፋው ሰዓት ሜካፕ ወይንም ደግሞ እንደዚህ ለመጠቀም ሳይሆን እንደዛ ያ ቅድም እንዳልኩት ያው አንደኛ ነገር ፀጉሬን ለመሰራት ነው ትንሽ ሰዓት ላይ ስለሚፈጅ ሰላሳ ደቂቃ ምናምን ልቆም እችላለሁኝ እየተሰራሁ ማለት ነው። ሌላው ነገር ደግሞ ያው እንደዚህ ዝም ብዬ መልኬን ለመየት ምናምን ከራሴ ጋር ለመነጋገር ስፈልግ አንዳንድ ጊዜ ያው እንደዛ መስታወት ፊት እቆማለሁኝ ማለት ነው። ግን ከዚህ ጋር ተያይዞ ያው ብዙ ከወንዶች ይልቅ ሴቶች ረጅም ረጅም ሰዓት መስታወት ላይ ይቆማሉ ይባላል። ይሄ ያው ከሜካፕ ጋር በተያያዘ ወይንም ደግሞ አንዳንዴ ያው ፊትን ለማሳመር ከሚጠቀም ከምንጠቀመው ነገር ጋር በተያያዘ ነው እንደዛ የሚባለው። ያው ሜካፕ ወንዶች ምንም እንኳን ቢጠቀሙም ግን የሴቶችን ያህል አይጠቀሙም። እና ያው እንዲሁም በብዛት ሴቶች ናቸው። መስታወት ፊት ቆመው ብዙ ጊዜያቸውን የሚያጠፉት ማለት ያው ለመኳኳል ኩል ለመኳል ለመቀባት ሜካፕ ለመቀባት ፀጉር ለማስተካከል ብቻ እንደዛ መስታወት ፊት ስለምንቆም። ያው ጥናቶችም እንደዛ መሰለኝ የሚያመለክቱት ያው በብዛት ሴቶች መስታወት ፊት ጊዜያቸውን ያጠፋሉ ከወንዶች ይልቅ

አዎ እጄን መጨባበጥ እጅ መጨባበጥ እወዳለሁኝ ያው አንደኛ ነገር እጅ መጨባበጥ ያው የሰላምታ መስጠት ነው። ይሄ ነገር የትኛውም ሀገር ላይ እጅ መጨባበብ ማለት ሰላምታ ስንሰጥ እጅ ለእጅ እንጨባበጣለን ማለት ነው። የአሪፍ የሆነ የሰላምታ መንገድ ነው። እና ጥሩ ነው ብዬ አምናለሁኝ እኔም አደርገዋለሁ እወዳለሁኝም። ሌላው ነገር ደግሞ አንዳንድ ጊዜ ያው ከሰዎች ጋር ስንሄድ መንገድ ላይ ረዘም ያለ መንገድ የምንሄድ ከሆነ። እጅ ለእጅ ተጨባብጠን ተያይዘን እንሄዳለን ያም ደስ ይላል። አንድ ያው እንደዚህ ማለት ከጓደኞቻችን ጋር ከቤተሰብ ጋር ሊሆን ይችላል እጅ ለእጅ ተጨባጥን እንሄዳለን። እንደገና ደግሞ ያው እንደዚህ ከቅርብ ጓደኞቻችንም ጋር ብዙ ጊዜ እጅ ለእጅ ተጨባብጠን እንሄዳለን። ያው ሀሳብ ለሀሳብ እንዴት? ነው መግባባት ወይንም ደግሞ መደማመጥ አይነት ነገር ብቻ በመሃል ያለውን ግንኙነት ያጠብቃል ይባላል። እጅ ለእጅ መጨባበጥ ወይንም ደግሞ ሰውነት ለሰውነት መነካካት። መሃል ላይ ያለውን ለምሳሌ ሁለት ሰው ቢሆን። ሁለት ሰዎች ያለውን መሃል ላይ ያለውን ግንኙነት ያጠብቃል ይባላል። እኔም እንደዛ አደርጋለሁ አንዳንድ ከምወዳቸው ሰዎች ጋር እጅ ለእጅ ተጨባብጬ ረጅም መንገድ ልጓዝ እችላለሁኝ። ያው መንገድ ጎዳናዎች ላይ ምናምን እየሄድን ከሆነ እንደዛ እጅ ለእጅ ተጨባብጠን ወይንም ተያይዘን ረጅም መንገድ ልንሄድ እንችላለን። ሰዎችም እንደዛ ሲያደርጉ ይታያል። ያው እጅ ለእጅ ተጨባብጠው የመሄድ ነገር የተለመደ ነው። እና እኔም እንደዛ አደርጋለሁ።

ጾም ትጾማለህ ወይ ነው? የሚለው አዎ በደንብ ነው ጾም የምጾመው ያው እኔ የኦርቶዶክስ የክርስትና የኦርቶዶክስ ሃይማኖት ተከታይ ነኝ። እና ማለት በኦርቶዶክስ እንግዲህ ያው ስለ ሃይማኖትን እናውራ በኦርቶዶክስ እምነት ውስጥ ሰባት አይነት አጽዋማት አሉ። እና ያው ማንኛውም ምእመን ወይንም ደግሞ የእምነቱ ተከታይ እነዛን አጽዋማት እንዲከተል ወይንም እንዲጾም ሃይማኖቱ ያዛል ማለት ነው። በዛ መሰረት እነዛን አጽዋማት ሲደርሱ በራሳቸው የጊዜ ቀመር ወይንም ደግሞ ልክ ሰዓቱ ሲደርስ የዛኔ እጾማለው ማለት ነው። ያው ከዛ ዝርዝር ውስጥ ባልገባም እንደዛ እጾማለሁኝ አንዳንድ ጊዜ ያው ይሄ የጾም ነገር ሲነሳ ይሄ ሁለት አይነት ጾም አለ። እና አንደኛ ከምግብ መከልከል ነው እንግዲህ ከምግብ ስንከለከል ምንድነው? ያው ጠዋት ቁርስ አለመብላት እና የተወሰነ እንደየአቅማችን ወይንም ደግሞ ከ እስከ ዘጠኝ ሰዓት ሊሆን ይችላል የቻለ እስከ ዘጠኝ ሰዓት መቆየት ምግብ ሳይበላ ያው በአጠቃላይ ፈጣሪውን እንዲያስብ ነው። ጸሎት እንዲያደርግ ነው። እና ጾም በራሱ ያው ጾም የሚባለው ምንድነው? ጾም ጸሎት ነው የሚባለው አንድ ላይ ነው የሚታዘዘው። ምክንያቱም ከምግብ ተከልክሎ ፈጣሪውን እያሰበ ስጋዊ ስጋዊ ፍላጎቱን ወደኋላ አድርጎ ጸሎት እንዲጸልይ ነው እንደዛም ነው የሚታዘዘው ትእዛዙ ማለት ነው። ያው ሌላው ነገር ደግሞ ከተለያዩ ከእንደዚህ ፕሮቲን ወይንም ደግሞ ሰውነትን የሚገነቡ ቅባታማ ነገሮች ወይንም ደግሞ ከ እንደዛ ብቻ ሳይሆን ከእንስሳት ተዋጾዎች እንዲከለከል ነው። ያም ጾም ነው የሚባለው። የእንስሳት ተዋጽኦ ስንል የተለያየ ነገር አለ። ለምሳሌ ቅቤ በራሱ የእንስሳት ተዋጽኦ ነው። ሌላው ደግሞ ስጋ ከዛ በተጨማሪ ደግሞ እንቁላልም አንዱ የእንስሳት ተዋጽዎ ነው። እና ከነዛ ነገሮች ከነዚህ ነገሮች ራሱን መከልከል አለበት ማለት ነው። አንድ የሚጾም ሰው እኔም እነዛን ህግጋቶች አከብራለሁኝ በጾም ወቅት እነዛን ነገሮች አልጠቀምም አላደርግም እና። ማለት ከዛ ውጪ ይሄ አታክልት መመገብ እና ሌሎች ያው አታክልቶችን መመገብ እና ሌሎች ነገሮችን መመገብ ይቻላል። ብቻ እዛ ዝርዝር ውስጥ ለመግባት ሳይሆን ይሄ መጽሐፉ በሚያዘው መሰረት ጾምን አካሄዳለሁ ማለት ነው። እጾማለሁኝ ማለት ነው። እንግዲህ ያው ሀገራችን ውስጥ የተለያዩ አጽዋማት የሚሰጡ አጽዋማት አሉ። እና ሌላ ደግሞ ያው የፍቃድ ጾም የሚባል አለ። የፍቃድ ጾም ማለት ለምሳሌ አሁን የፍቃድ ጾም ከሚባሉት አጽዋማቶች ውስጥ የእመቤታችን የስደቷ ጾም የፍቃድ ጾም ይባላል። ያው የተሰደደችበት ወቅት ያ የራሱ የሆነ የጊዜ ስሌት አለው። በዛ ሰዓት ያው የፍቃድ ጾም ነው ስደቷን አስቤ እጾማለሁ የሚል ሰው ይጾማል ማለት ነው። ያንን ጾም እነዛ አጽዋማቶች ከጽጌ ጾም ይባላል ያው ወቅቱ የመርህ ወቅት ስለሆነ የጽጌ ጾም ነው የሚባለው። እነዛ በአጽዋማቶች እንግዲህ ምንድነው እሱ? ሰዎች ያንን ነገር አስቤ ስደቷን አስቤ እጾማለሁኝ ካለ መጾም ይችላል። ከሰባቱ አጽዋማቶች የወጣ ጾም ነው ማለት ነው። ሰባቱ አጽዋማቶች ማንኛውም የእምነቱ ተከታይ እንደ ግዴታ ሆኖ የሚጾማቸው ወይንም ትእዛዝ የተሰጠበት እና መጽሐፍ ቅዱስ ላይ የተቀመጠ ነው። ይሄኛው ግን በፍቃዱ አንድ አንድ ምእመን ወይንም አንድ ግለሰብ በፍቃዱ የሚጾመው ጾም ነው። ከዛ በተጨማሪ እንግዲህ ያው ጾምን ስናነሳ ሌላ ያው ንስሃ ሲገባ የሚሰጥ ጾም አለ። እሱ ያው እንደየግለሰቡ ነው የሚሰጠው በካህናት የሚሰጥ ጾም ነው እሱም እና እነዚህ አጽዋማቶች አሉ ማለት ነው። ያው እጾማለሁኝ ነው መልሴ።

የትኛውን የቀኑን ሰዓት ትወዳለህ ነው የሚለው ጥያቄው? ሰዓታት ሁሉ የተባረኩ ናቸው። በመሰረቱ ያው ሁሉ ማለት እንደዚህ ብዬ የምጠላው ሰዓት የለኝም። ግን ያው የጧቱን ሰዓት እወዳለሁኝ። አንደኛ ነገር ያው ጠዋት ማለት ብዙ እረፍት አድርገን ከእንቅልፋችን የምንነቃበት ሰዓት ነው። በዛ ላይ የአየር ሁኔታው አሪፍ የሚሆንበት ሰዓት ነው። ብዙ የማይሞቅበት የፀሀይ ብርሃን የማይበረታበት እንደገና ደግሞ ጫጫታ የሌለበት የወፎቹን ድምጽ የምንሰማበት የፀሀይን መውጫ አወጣጥ የምናይበት። እንደገና ደግሞ ያው ጸጥ ያለ ሰዓት ነው በጣም ደስ ይላል። ንጋት ላይ በጣም ደስ የሚል የሆነ አየር ነው ያለው። እና ይሄ የንጋቱን ሰዓት ወይንም ደግሞ ጠዋት ላይ ያለውን ነገር ነው የምወደው። እዛ ላይ ደግሞ አይምሮአችን እንደዚህ ድካም ከድካም ይሄ ከልፋት ምናምን በኋላ አርፈን ተኝተን የምንነሳበት ሰዓት እና ንጹህ የሆነ አስተሳሰብ ይዘን የምንነሳበት ሰዓት ነው። አይምሮአችን እረፍት አድርጎ እንደ አዲስ ታድሶ የሚነሳበት ሰዓት ነው። እና ከዛ አንፃር በጣም የጠዋቱን ሰዓት እወደዋለሁ። ደስም ይላል ከ ያው ማለት በመሰረቱ ቀንም ጠዋትም ማታም አልጠላም ሁሉንም ያው አልጠላም። ግን በተለይ ደግሞ የጠዋቱ ሰዓት ግን ከዛ አንፃር በጣም ደስ ይለኛል። እንደገና ደግሞ ያው ጣው በጣም ጠዋት ላይ ደግሞ አንዳንድ ጊዜ ያው እንደዚህ እምነት ተቋማት ቦታ ወይም ቤተክርስቲያን በሚሄድበት ሰዓት ይሄ የቅዳሴ ድምጽ የምሰማበት ሰዓት ከዛ ጋር በተያያዘ። የሆነ ውስጤ በጣም ሰላም የሚሰማኝበት እና አንዳንዴ ያው ምንድነው በጽሞና ሆነን ራሳችንን የምናዳምጥበት ከፈጣሪ ጋር የምንነጋገርበት ሰዓት ስለሆነ ያ ሰዓት በጣም ያው ደስ ይላል። ብቻ አሪፍ ነው። ከሌላው በተለየ ጠዋት እወዳለሁ

የሸክላ እቃዎችን ትጠቀማለህ ወይ ነው ሚለው? አዎ በደንብ የሸክላ እቃዎችን እጠቀማለው እንግዲ ያው ሸክላ እቃ በሀገራችን ውስጥ ለተለያየ ግልጋሎት ይውላል አንደኛውና ዋነኛው ነገር ምግብን ለማብሰልነት እንጠቀምበታለን። ያም ምንድነው በሸክላ የሚሰራ ድስት ይባላል። ልክ እንደ ብረት ድስት አይነት ይሄ በብረት የሚሰራው ብረት ድስት እንደሱ አይነት ሆኖ የራሱ የሆነ ክዳን አለው። ግን የሸክላ ነው እና ለምንድነው ለተለያየ ነገር ያገለግለናል? ድስት ማለት የሸክላ ድስት አንደኛ ወጥ ለመስራት ያገለግላል። ሌላው ደሞ ከዚ ጋር ተያይዞ ደሞ የተለያዩ ለምሳሌ ንፍሮ ሊሆን ይችላል ለመቀቀል እንጠቀምበታለን እና ያው በዋናነት ወጥ ለመስራት ነው የምንጠቀምበት ማለት ነው። እንግዲ ያው ወጥ የኢትዮጵያ ባህላዊ የአመጋገብ ስርዓት ነው ምንከተለው ይመስለኛል ያው ከሌላው አለም ትንሽ ለየት ይላል። አመጋገባችን እና ያንን ወጥ ለማብሰል እንጠቀምበታለን ሸክላ ድስትን ማለት ነው። ሌላ ደሞ ያው ከሸክላ በሚሰራ ነገር ደሞ ምንድነው? ገንቦ አለ ማሰሮ አለ። እንደገና ደሞ ጋን ሚባል ነገር አለ። እነዚ ምንድን ናቸው? የተለያዩ ፈሳሽ ነገሮችን የሚይዙልን ነገሮች ናቸው። ለምሳሌ ውሃ ሊሆን ይችላል አሁን አሁን አሁን ላይ ትንሽ የቀረ ነገር ነው እንጂ በፊት ላይ ለምሳሌ ገንቦ ሚባል በሸክላ የሚሰራ የውሃ መያዣ አለ። ሴቶች ያው ውሃ ለመቅዳት ይጠቀሙበታል። ከምንጭ ሊሆን ይችላል ከኩሬ ሊሆን ይችላል። ውሃ ቀርተው ያው ለመሸከም በጀርባቸው ተሸክመውበት ወደ ቤት ይዘው ይመጣሉ ማለት ነው። እንደገና ቤትም ያው ለማስቀመጥ ለውሃ ማስቀመጫነት ያገለግላል ማለት ነው። ይህ ገንቦ የሚባለው ነገር። ሌላው ደሞ ያው ከዛ ከገንቦ ትንሽ ከፍ ያለ ነገር ደሞ ጋን ይባላል። ጋን እንግዲ ያው ትንሽ መጠኑ ከዛ ከፍ የሚል ነው። እንደዚ ከቦታ ቦታ ታዝሎ ሚንቀሳቀስ ነገር አይደለም። ብዙም ያው አንድ ቦታ ላይ ተቀምጦ ለተለያዩ ግልጋሎቶች ይውላል። አንደኛ ነገር ጠላ ለመጥመቂያነት ያገለግላል። ያው በሀገራችን ያው ጠላ ባህላዊ መጠጥ ነው የኢትዮጵያ ባህላዊ መጠጥ ከሚባሉት አንዱ ጠላ ነው በባህላዊ መንገድ ነው ሚዘጋጀው። ቤት ውስጥ እና ያንን ጠላ ለማዘጋጀት ይረዳናል ማለት ነው። እሱ ሁለተኛ ነገር ደሞ ያው ውሃ ለማጠራቀም ያንን ለመያዣነት ያገለግላል። ያው ትንሽ በዛ ያለ ውሃ ስለሚይዝ መጠኑ ትንሽ ሰፋ ያለ ስለሆነ እንደዛ ውሃ ለማጠራቀሚያነትም ያገለግላል። እንደገና እነዚ ሁለት ግልጋሎቶች አሉ። ደሞ ሌላ ነገር ለምን እንጠቀምበታለን? ወተት ለማጠራቀሚያነት እንጠቀምበታለን። ለምንድነው ያ የተመረጠው? አንደኛ ነገር ሙቀትን የማስገባት ሀይሉ ዝቅተኛ ነው። ስለዚ የተወሰነ ቅዝቃዜን ይፈጥርልናል ማለት ነው። ከዛ አንፃር በጣም ተመራጭ ነው ያው ሚቀመጠው መሬት ላይ ነው። መሬቱ የተወሰነ እንደዚ ይስተካከለና መሬት ላይ እንዲቀመጥ ይደረጋል። ስለዚ ያ የተወሰነ ቅዝቃዜ አለው ሞቃታማ ቦታ ቢሆን ራሱ የተወሰነ ቅዝቃዜ ይኖረዋል ማለት ነው። በዛ ምክንያት ያው ወተት ለማጠራቀሚያነት ያገለግላል። ያው ወተት ትኩስ ወተት ታልቦ እዛ ውስጥ ከተገለበጠ በኋላ ወተትን ወደ እርጎ እስከሚቀየር ድረስ እዛ ውስጥ ይጠራቀማል ማለት ነው። ስለዚ ያ እንደዛ ከተጠራቀመ በኋላ የተጠራቀመው ወተት እንደገና ለመናጫነት ያገለግላል ማለት ነው። ያው ወተት መናጥ ማለት በባህላዊ መንገድ ያው በገንቦ በማሰሮ ተደርጎ ነው ሚናጠው። ምንድነው? ወተቱ ከተሰበቀ በኋላ በእንጨት ነው ሚሰበቀው ከተሰበቀ በኋላ። መሰበቅ ማለት የረጋው ወተት በደንብ ተደርጎ ይበጠበጣል እንደማለት ነው። ያው የራሱ የሆነ መበጥበጫ እንጨት አለ። በሱ በደንብ ከተበጠበጠ በኋላ ያው ማሰሮ ይከደንና ይናጣል ማለት ነው። በደንብ ተደርጎ ይወዘወዛል ያ ከሸክላ የተሰራ ነው ማሰሮ ይባላል የሸክላ እቃ ነው። እናቶች ለዛ ይጠቀሙበታል ማለት ነው። ያው መጨረሻ ላይ ቅቤ ያወጣሉ ማለት ነው። ያንን ሸክላ ተጠቅመው እና ለዚ ያገለግለናል። በዋናነት ማለት ነው አሁንም ድረስ